እሺ ጥያቄው ምን ይላል? የአትክልት ስራ ታደርጋለህ? ወይ ይላል ያው የተለያዩ የአትክልት ስራዎችን አደርጋለሁ። ለምሳሌ አትክልቶችን መንከባከብና፣ ውሃ ማጠጣት የእለት ተእለት በተለይ ማታ ማታ ላይ የማደርገው ስራ ነው። ከዛ በተጨማሪ ደግሞ የተለያዩ አዝእርትን እንተክላለን ወይንም ደግሞ እንዘራለን። ማለት ነው እነዛን ነገሮች እንግዲህ ከውስጣቸው የማረም ሁኔታም አለ። አረም እናርማለን። ሌላው እንግዲህ ከዛም ባለፈ ደግሞ አረም ይታረማል። ሌላው በደንብ ተደርጎ ውሃ እንዲጸዳ እንዲጠጣ አደርጋለሁኝ። ማለት ነው እና ያው አንዳንድ መቆረጥ ያለባቸው ወይንም ደግሞ መስተካከል ያለባቸውን አታክልቶች በየቅርጻቸው በየቅርጻቸው አስተካክላለሁ። ማለት ነው ሌላው ነገር ያው የተለያየ ፍግና አማዳበሪያ የሚያስፈልጋቸውን አትክልቶች ደግሞ እንደ ዘፍግና አመዳብሪያ እያደረኩኝ እንከባከባለሁኝ። እና በዚህ መሰረት አትክልቶችን እንከባከባለሁ። ከዛ በተጨማሪ በመኮትኮት ወይንም ደግሞ ኩትኳቶ የሚባለው እንግዲህ ዙሪያውን በመቆፈር አፈሩ በደንብ እንዲታቀፈው በማድረግና ውሃ በደንብ ወደ ውስጥ እንዲገባ በማድረግ እንከባከባለሁኝ እና ያው አተክልት በጣም እወዳለሁኝ። አትክልት ከሚወዱት ሰዎች መሃል አንዱ ነው። እንግዲህ በአትክልት መሃልም መንሸራሸር ወይንም ደግሞ በአትክልት መሃል መራመድ በጣም ያስደስተኛል። እንደዛም ነው እንግዲህ አተክልት የምንከባከባውኝ ሌላው በተጨማሪ እንግዲህ በግቢ ውስጥ በጣም ብዙ አይነት አታክልቶች አሉ። እነዛ አታክልቶች የየራሳቸው እንግዲህ እንክብካቤ ይፈልጋሉ። ለምሳሌ የፍራፍሬ አታክልቶች በጣም ይበዛሉ። እነዚህ የፍራፍሬ አታክልቶች እንከባከባለሁ። ማለት ነው ስለዚህ እንደ ምሳሌ ብናይ ለምሳሌ ሙዝ አለ። ያው ሙዝ ራሱን የሚተካበት መንገድ እንግዲህ በጎን በመስፋት ነው። ስለዚህ ያንን እራሱን እንዲተካ የማደርገው በጎን ላይ በመኮትኮት እና ያው በስሩ ወጥቶ ወደ ጎን እንዲሰፋ የማድረግ ሁኔታ አለ። ማለት ነው ከዛ በተጨማሪ እንግዲህ ያው ሌላማ አቡካዶ አለ። ይህም አቡካዶ እንግዲህ በደንብ ውሃ መጠጣት ይፈልጋል። ያው እነዚህ እንግዲህ ትልልቅ የሆኑ ዛፎች ወይንም አታክልቶች በዛፍ መልክ የሚበቅሉ አታክልቶች ናቸው። ሌላው ነገርን ስናየው ፓፓያ ነው ፓፓያ እንግዲህ ራሱን የሚያራባበት መልክ በንፋስ ወይንም ደግሞ በተለያዩ በወፎች ነው። ወንዲው እና ከሲቲው ተዳቅሎ ፍሬ የሚፈጥርልን ያው ፓፓያም እንግዴ ውሃ ከሚፈልጉ እጽዋቶች አንዱ ነው። ያው እነዛን ነገሮች በደንብ በየጊዜው እንከባከባለሁ። ሌላው ያው ፓፓያ ላይ እንግዲህ ፀሀይ በሚሆንበት ሰዓት ቅጠሉን ያረግፋል። እንደሚታወቀው በጣም ሰፊ የሆነ ቅጠል ነው ያለው። ስለዚህ ያን ቅጠል ያረግፋል። እና ያው የነዛን ነገሮች በማጽዳት እንከባከባለሁ ማለት ነው ከዛ በተጨማሪ የተለያዩ የበረንዳ ላይ አበቦች አሉ። እነዛ አበቦች በየጊዜው ውሃ መጠጣት ይፈልጋ። እነዛን ውሃ ማታ ማታ ላይ አጠጣለሁኝ። እና ውስጣቸው የተለያየ አረም ሲበቅል ያንን አረም አርማለሁ። ወይንም አላስፈላጊ የሆነ ቅጠል ሲወጣ ያንን አጸዳለሁ። ማለት ነው በዛ መልኩ አትክልትን እንከባከባለን።

እሺ ስለ ልጅነትህ መኖሪያ ቤት ንገረኝ ይላል ራዕሱ ምንድነው እንግዲህ በልጅነት የምኖርበት መኖሪያ ቤት ባህላዊ የሆነ አሰራር ያለው መኖሪያ ቤት ነው የመኖሪያ ቤት እንግዲህ ይሄ የሳር ቤት በመባል ይታወቃል እንግዲህ ያው አሰራሩም ትንሽ ባህላዊ በሆነ መንገድ ነው የሚሰራው አንደኛ ያው የጣር ክዳኑ ወይንም ጣሪያው የሚከደነው በሳር ነው ይህ ሳር እንግዲህ ሰንበሌጥ በመባል ይታወቃል። ስለዚህ ሰዎች ያንን እንትን ያንን የሳር ክዳን እንግዲህ የራሳቸው የሆኑ ባለሙያ በባህላዊ መንገድ ያንን የሚችሉ ባለሙያዎች አሉ እንግዲህ ያንን ጣሪያ በሳር ይሰሩታል ማለት ነው አሰራሩን ስናይ""" መጀመሪያ ጭቃ አፈር ተቆፍሮ በጭቃ ቅርጽ ይወጣል ያ ቅርጽ የሚወጣው ቦሌኬት በመባል ይታወቃል ያ ቅርጽ ከወጣ በኋላ እንድደርቅ ይደረጋል ከዛም በኋላ ያ የደረቀው የጭቃ ቦለኬት ዙሪያውን ይገነባል ክብ ተደርጎ ነው። የሚገነባው ዙሪያውን ተደርጎ ከተገነባ በኋላ የራሱ ከፍታ ሲደርስ ምን ይደረጋል ቀጫጭን የሆነ ቀጠን ቀጠን ያለ የሆነ የባህር ዛፍ እንጨት ይዋቀራል ያ የተዋቀረው እንጨት በፒራሚድ መልኩ ነው የሚዋቀረው እንግዲህ ምን ላይ ነው የሚዋቀረው ስንል ደግሞ ከዋንዛ የተጠረበ ትልቅ እንጨት ወይንም የፒራሚድ ቅርጽ ያለው እንጨት አለ ያ እንጨት ተጠርቦ በትክክል ከተዘጋጀ በኋላ እዛ ላይ ዙሪያውን እነዛ አቀጫጨን የባህር ዛፍ እንጨቶች ይዋቀሩበታል ዋቀሩበታል በመቀጠል ያ የተዋቀረው እንጨት በጣም በደንብ ጠንካራ እንዲሆን ወደ ጎን ደግሞ እንደገና በሌላ ቅጫጭን እንጨት ይታሰራል ማለት ነው። ከዛን ያ ከታሰረ በኋላ እንግዲህ"" ከላይ ከግርግዳው በላይ ላይ ይቀመጣል ማለት ነው ያ ከተቀመጠ በኋላ እንግዲህ የተዘጋጀው የሰንበሌጥ ክዳን ወይንም ደግሞ የሣር ረጅም የሆነ የሣር አይነት ነው ያ ሰንበሌጥ ክዳን እለው ላይ ዙሪያውን ይከደናል ካህናት ተሰብስቦ ይታሰርና ያው ጉልላት ይባላል። ጉልላት ከሸክላ የተሰራ የራሱ የሆነ ቅርጽ ያለው የሸክላ ስራ ነው እሱ ካህናት ይደረጋል የተለያየ ዝናብ እንዳያስገባ ነው ካህናት የሚደረገው በዛ መሰረት እንግዲህ ሙሉ በሙሉ ግርግርዳው ከጭቃ ወይንም ከአፈር የተሰራ ቤት ውስጥ ነው ያደግኩት ወይንም በልጅነቴ የነበረው ሌላው ያው ለመቀመጫነት የሚያገለግለን እንግዲህ ከራሱ ከጭቃ የተሰራና ከግርግዳው ጋር ተያይዞ ዙሪያውን የሚሰራ መደብ የሚባል ባህላዊ የመቀመጫ አይነት አለ እንግዲህ ያ መደብ ዙሪያውን ቤቱ ላይ ተሰርቷል ማለት ነው። ሰዎች እዛ ላይ እንዲቀመጡ ይደረጋል እዛ መደብ ላይ እንግዲህ ያ መደብ ምንድነው መሬቱ ለምሳሌ በጣም አፈሩ እንዳይቦን ወይንም ደግሞ እንዳይፈነቃቃል በከብቶች አዛባ ወይንም ደግሞ በከብቶች እበት በሚባል ከከብቶች በምናገኘው ነገር እንለቀልቀዋለን ማለት ነው። ያው በውሃ እያደረግን መሬቱንና ያ መደብ መቀመጫ መደቡ በደንብ ይለቀለቃል እዛን ያው እንደ መቀመጫነትን መደቡ ያገለግላል። በመደቡ ላይ የተለያየ ነገር ይደረጋል ሰው ሊቀመጥ ሲል እንግዲህ ከበሬ ከብት የሚዘጋጅ ቆዳ አለ። ያ ቆዳ በደንብ ከደረቀ በኋላ ያው በፋብሪካ ደረጃ እንዲልም እና እንዲስተካከል ይደረጋል። ያው ሽታውም እንዲጠፋ ተደርጎ ከዛን ለመቀመጫነት ያገለግላል። ይህ ቆዳ እንግዲህ ቁርበት በመባል ይታወቃል። ቁርበት ያው የተለያየ አገልግሎት አለው አንደኛ ለመቀመጫነትም ያገለግላል ሁለተኛ ለመኝታነትም የምንጠቀምበታለን ማለት ነው ከዛ በተጨማሪ እንግዲህ የተለያዩ ስራዎችን ደግሞ እንሰራበታለን ውጭ ላይ የተለያዩ እህልን፣ ለማጋዝ ወይንም ለማጓጓዝ ከቦታ ቦታ ሌላው ደግሞ ያው ጭድንም እንደዛው ለማጓጓዝ በዛ አድርገን በደንብ ከታሰረ በኋላ ያው አህያ ላይ የተጭኖ በዛ መልኩ እናጓጉዛለን ማለት ነው ስለዚህ ያው ብዙ ጠቀሜታ ነው ያለው አጠቃላይ ያው የቤቱ ሁኔታም ይህን ይመስላል ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር

እሺ ጥያቄው ምን ይላል ምን አይነት ቤት እቃዎችን ትጠቀማለህ ይላል? የተለያዩ የቤት እቃዎችን እጠቀማለሁ። አንደኛ ነገር እጠቀማለሁኝ ብዬ ስነሳ እንግዲህ የተለያዩ የመመገቢያ የቤት እቃዎችን እጠቀማለሁኝ። እነዚህ የመመገቢያ የቤት እቃዎች ብለን የምንጠራቸው ሳህን ብንወስድ ያው ሳህን ምግብ ለመብላት ወይንም ደግሞ የተለያዩ ምግቦችን እዛ ላይ አድርጎ ለመብላት እንጠቀምበታለን። ከዛ በተጨማሪ እንግዲህ የተለያዩ ምግቦችን ለማብሰል የምንጠቀምበት ቤት ውስጥ የቤት እቃዎች አሉ። ለምሳሌ ብረት ድስት አለ። ብረት ድስት እንግዲህ ያው ምግብን ለማብሰል ወይንም ደግሞ ወጥ ለመስራት ከዛ በተጨማሪ ደግሞ ውሃ ለማሞቅ እንጠቀምበታለን። እና የተለያየ ነገርን ለመቀቀል ለምሳሌ ንፍሮ ሊሆን ይችላል ያው ንፍሮ ማለት አንድን እህል ወይንም ደግሞ ንፍሮ ያው ከተለያየ ነገር ይዘጋጃል። አንደኛ ከስንዴና ከሽምብራ ይዘጋጃል። ይሄ ከስንዴና ከሽምብራ የሚዘጋጀው ንፍሮ እንግዲህ ያው ስንዴና ሽምብረውን ብረድስት ውስጥ በመጨመር እና ውሃ ጨምረንበት እሳት ላይ እንጥደዋለን። ያው እንግዲህ ያ ተንተክተኮ በደንብ ሲበስል ውሃው ይጠነፈፍና የተወሰነ ጨው ተደርጎበት ይበላል ማለት ነው። በዛ መልኩ ንፍሮን እንጠቀማለን ወይንም ደግሞ እንበላለን። ከዛ ሌላው ደግሞ ስናይ ከንፍሮ ባለፈ ወይንም ደግሞ ይሄ ከብረት ድስት ባለፈ ደግሞ ማንኪያ አለ። ማንኪያ እንግዲህ የተለያየ ምግብ ለመብያነት የሚያገለግለን የቤት ቃናው ይሄም እንደ ፓስታ የመሳሰሉትን ምግቦች ለመብያነት እጠቀምበታለሁ ከእሱ ጋር ከሹካ ማንኪያ አንድ ላይ በማድረግ እጠቀምበታለሁ ማለት ነው። ያው ማንኪያን ለምሳሌ ገንፎን ለመብላት ማንኪያን ተጠቅሜ እበላለሁኝ ማለት ነው። ሌላው እንግዲህ ያው ትሪ የምንለውም የቤት እቃ አለ ይህ ትሪ የምንለው እቃ ለምንድነው የሚያገለግለን ሰዎች ሰብሰብ ብለው በአንድ ላይ ምግብ ለመብላት የምንጠቀምበት የእቃ አይነት ነው? ወይንም የቤት ውስጥ እቃ ነው። ከዛ በተጨማሪ እንግዲህ ለምሳሌ የተለያዩ ፕላስቲኮች አሉ ባልዲዎች አሉ ውሃ ለመቅዳት እጠቀምበታለሁ በርሜል ውሃ ለማጠራቀም እጠቀምበታለሁ ማለት ነው። ሌላው ደግሞ ከዛ ጋር ተያይዞ እንግዲህ ሳፋ አለ የፕላስቲክ ሳፋም አለ ያው የብረትም ሳፋ አለ ልብስ ለማጠብ ወይንም ለጽዳት ስራ አጠቃምበታለሁ። ከዛ ባለፈ እንግዲህ የተለያዩ ቡኩን ለማብካት ወይንም ደግሞ ይሄ ዱቄትን ለውሶ ለእንጀራነት የሚያገለግል እንዲያገለግል አድርጎ ማዘጋጀት ለዛን ነገር ልጠቀምበት እችላለሁ። እነዚሁም እንጀራ ከማዘጋጀት ጋር ተያይዞ እንግዲህ የተለያዩ እቃዎችን እንጠቀማለን እነዚህ እቃዎች እንግዲህ ባህላዊ እቃዎች አሉ ከተለያየ ከሸክላ የሚዘጋጅ ለምሳሌ እንጀራን ለመጋገር የምንጠቀምበት ከሸክላ የተዘጋጀ ምጣድ ይባላል። ምጣድ ማለት እንጀራን መጋገሪያ ወይንም ደግሞ እንጀራን ማብሰያ ነው። ሌላው ደግሞ የተጋገረውን እንጀራ ደግሞ በአንድ ላይ ለማድረግ የሚያገለግለን መሶብ ይባላል። ይህም እንግዲህ በባህላዊ መንገድ የተዘጋጀ ከራሱ ሳር ወይንም ደግሞ ስንደዶ የሚባል የሳር ዝርያ አለ ከዛ ተሰፍቶ የሚዘጋጅ እቃ ነው እንጀራ ማስቀመጫ እቃ ነው። ሌላው ያው የእንጀራ ማንሻ ነው። ይሄ የእንጀራ ማንሻ እንግዲህ ሰፌድ ተብሎ ይታወቃል። ሰፌድ እንግዲህ የተለያየ ጠቀሜታ አለው ያው ሰፌድ የሚዘጋጀው ወይንም የሚሰራው ከስንደዶ ነው። ከሰር ዝርያ ነው ስንደዶና ሰበዝ አንድ ላይ በማድረግ እንግዲህ በእጅ የሚሰራ ስራ ነው የእጅ ስራ ነው። ይህንን እንግዲህ የተለያየ እህልን ለማበጠር ወይንም ደግሞ እህልን ለማጽዳት ያገለግለናል። ከዛ በተጨማሪ እንግዲህ እንጀራንም እናወጣበታለን በዚህ ሰፌድን ተጠቅመን ያው አክንባሎን አለ አክንባሎን ስናይ ለምንድነው የሚጠቅመን እንጀራን ለመክደን ያገለግለናል ወይንም ደግሞ ይጠቅመናል። ማለት ነው። መሶብን ለመክደይ ምጣድን ለመክደን መክደኛ ነው። ያው ከብረት የሚዘጋጅ ነው ስለዚህ እነዚህ ነገሮች እጠቀምባቸዋለው ማለት ነው። ከዛ በተጨማሪ እንግዲህ ጭልፋ አለ ጭልፋ እንግዲህ ወጥ ለመጨለፍ ወይንም ወጥን ለመቀነስ የሚያገለግለን እቃ

እሺ ጥያቄው በምን ትመገባለህ ይላል። እንግዲህ የተለያዩ የመመገቢያ እቃዎች አሉ። በነዛ የመመገቢያ እቃዎች እመግባለሁኝ። ለምሳሌ ያህል እንግዲህ ይሄን ለመመገቢያነት የሚያገለግለን ሳህን አለ። ይሄ ሳህን ያው በግል ብቻ ብቻዬን ሆኜ ለመብላት ስፈልግ ሳህን አውጥቼ እዛ ላይ እንግዲህ ያው የኢትዮጵያ ባህላዊ ምግብ እንጀራ በመባል ነው የሚታወቀው። ያው ብዙ ጊዜ ደግሞ እንጀራን እንጠቀማለን። ቤት ውስጥ ያው በተደጋጋሚ እንጀራን የመብላን ነገር አለ ያንን እንጀራ የእንጀራ ደግሞ ያው ብቻውን አይበላም በወጥ ነው ሚበላው። ስለዚህ ያንን ለመጠቀም ሳህን እናወጣና ያን ሳህን እንግዲህ እንጀራ ላዩ ላይ አድርገን ያወጣ አድርገን በዛ እመገባለሁ ማለት ነው። ከዛ በተጨማሪ የተለያዩ ፓስታን የመሳሰሉ ነገሮች ስበላ ደግሞ ሹካን እጠቀማለሁ ማለት ነው። ያው ሹካ እንግዲህ ፓስታን ለመጠቅለል በጣም አመቺ የሆነ መብያ ነው ስለዚህ ሹካን እጠቀማለሁ። ሌላው እዚህ ጋር ለዚህ ጥያቄ መልስ የሚሆነው እንግዲህ እንደየአመጋገባችን ወይንም ደግሞ እንደምንበላው ምግብ ነው የሚለያየው። ያ ማለት ምን ማለት ነው? ለምሳሌ የምንበላው ነገር ገንፉ ከሆነ ማንኪያን ነው የምጠቀመው ማለት ነው። ገንፉን ለመብላት ማንኪያ በጣም አመቺ ነው። ስለዚህ ገንፎን ለመብላት ወይንም ለመመገብ በማንኪያ አማካኝነት እመገባለሁ ማለት ነው። ማንኪያንም አልፎ አልፎ እጠቀማለሁ ያው ገንፎ ቅኝጬ የመሳሰሉትን ነገሮች ስመገብ በዛ እመገባለሁ። ሌላውና ትልቁ ዋነኛው ተፈጥሮአዊ የመመገቢያ ክፍላችን እንግዲህ እጅ ነው ያው እጄን ተጠቅሜ ነው የምመገበው ያው ይሄ ተፈጥሮአዊ የሆነ የመመገቢያ አካል ነው ማለት ነው። ስለዚህ እጄን እጠቀማለሁ ያው ለመመገብ ለምሳሌ እንጀራ ስበላ ያው በእጄ ነው የምበላው እንጀራ በማንኪያ አይበላም። እና በእጄ እበላለሁ ማለት ነው። ከዛ በተጨማሪ እንግዲህ እንደየ ምግቡ ለምሳሌ ገንፎን ለመብላት አሁን ማንኪያ ተጠቀምኩ እንደገና ጎድጓዳ ሳህን ተብሎ የሚታወቀው ገንፎ እንዳይቀዘቅዝ ወይንም ሙቀቱን እንደጠበቀ የሚያቆይልን ሳህን አለ። ይህ ሳህን እንግዲህ ለገንፎ መብያና ለቅኝጬ መብያ በጣም ተመራጭ ነው ሳህኑ የራሱ የሆነ ክዳን አለው። ሌላም ከዛ በተጨማሪ የተለያዩ ወጦችን ለመያዝ ይረዳናል ወይንም ያገለግለናል። ስለዚህ ያው ከመመገቢያ ነገሮች ወይንም እቃዎች አንዱ ነው ማለት ነው። ሌላው እንግዲህ ከሰው ጋር ከሆንኩኝም በብዛት ከሆንን ደግሞ በትሪ ልንበላ እንችላለን። አንድ ላይ ተሰበሰበን ትንሽ በዛ ስንል ሁለት ሶስት ምናምን ስንሆን ደግሞ አራት ስንሆን ትሪ ላይ እንጀራ በመዘርጋት ያው መሃል ወጥ እናደርጋለን እና ያው መሃል ላይ አድርገን እሱን ከበን እንበላለን ማለት ነው። ሌላው ያው ለመመገቢያነት እንግዲህ ልጅ እያለሁ እርቡ እጠቀም ነበር። እርቡ ማለት ያው ባህላዊ የሆነ የመመገቢያ እቃ ነው። ይሄ እርቡ የሚሰራው ከስንደዶና ሰበዝ ከሚባል የሳር ክፍሎች አንድ ላይ በማድረግ በእጅ ስራ መልክ የሚሰራ ነው ማለት ነው። በዚህ እቃ እንግዲህ የተለያየ ነገር እመገብበታለሁ። ለምሳሌ ቆሎን እለው ላይ አድርጌ እበላለሁኝ ያው ለሰዎችም ሲመጡ እንደዛ አቀርባለሁ እንዲበሉበት። ከዛ በተጨማሪ አሁን ንፍሮ ተብሎ የሚታወቀውን ምግብም እንደዛው እዛ ላይ ተደርጎ እበላበታለሁ። ያው ሌሎችም ቤተሰቦችም እንደዛው ይጠቀማሉ። አሁን ላይ ይህ እርቡ የሚባለው ነገር ብዙ እየቀረ የመጣ የመመገቢያ አይነት ነው። ወይንም ደግሞ የመመገቢያ እቃ ነው። ያው እንግዲህ የቀረበት ምክንያት በሱ ምትክ የተለያዩ ሳህኖች በቀላሉ መግዛት ይቻላል። የፕላስቲክ ሳህን ሊሆን ይችላል። የብረት የኒኪል ሳህኖች ሊሆኑ ይችላሉ በቀላሉ መግዛት ስለሚቻል። ይሄ እርቡ የሚባለውን ነገር ደግሞ ለትንሽ ለማዘጋጀት ወይንም ለመስራት ትንሽ ቀናትን ይወስዳል ማለት ነው። ስለዚህ ያው ጊዜን ከመቆጣብ አንፃር ወደ ሳህን ወደ መጠቀም ተዘዋውረናል ማለት ነው። ያው በአጠቃላይ እና ያው በነዚህም ሌላም ደግሞ ያው ገበታም የሚባል ነገር አለ እሱም የመመገብ ያውቃል ነው።

ጥያቄው ምን ይላል ሰዎችን በአይን ትመለከታለህ ወይ? ነው የሚለው እንግዲህ ያው አመለከታለሁ፣ አዎ አያለሁኝ። በተለይ ከሰዎች ጋር ሳወራ ወይንም ስነጋገር የተለያዩ ጨዋታዎችን ስጫወት እንግዲህ አልፎ አልፎ ሰዎችን ለማየት እሞክራለሁኝ። ከዛ በተጨማሪ እንግዲህ ያ ማንኛውም ሰው አብሮ ከሰው ጋር ሲያወራ ወይም ሲጫወት የማየት ነገር አለ። የየአይን እይታ እንግዲህ ይበልጥ ተአማኝነትን ይፈጥራል ይባላል። በአባባል ደረጃ ትክክል ነው። ያው ሳይንስም ይሄን ነገር ያረጋግጣል። የአይን እይታ በጣም ወሳኝ እንደሆነና ወይንም ደግሞ ከምናወራው ሰው ጋር ያው አንዳንዴ ሰዎች ምን እያወሩን እንደሆነ ለመረዳትም ይረዳናል። ምክንያቱም የአይን እይታ ካለ ሰዎች እየዋሹን ነው ወይስ ትክክለኛ ነገር ነው የሚያው የሚያወሩት የሚለውን ነገር ለመረዳት በቀላሉ ለመረዳት በጣም ጠቃሚ የሆነ ነገር ነው። ለዛም ለዛም ይመስለኛል እንግዲህ ወሬ ላይ ያው የአይን እይታ በጣም ወሳኝ እንደሆነ ይናገራሉ። ስለዚህ እኔም ያው የመመልከት ወይንም ደግሞ የማየት ነገር አለ። እና እመለከታለሁኝ፣ አያለሁኝም ከዛ ጋር ተያይዞ እንግዲህ ያው የግሩፕ ጨዋታን ስንጫወት በዛው ልክ የማየት ነገር አለ አያለሁ።

ምን ይላል እንግዲህ ጥያቄው በቤት ውስጥ ወይስ በውጭ መሆን ትመርጣለህ ነው የሚለው? እኔ ያው ብዙ ጊዜ በቤት ውስጥ መሆን እመርጣለሁኝ። እንግዲህ በቤት ውስጥ መሆን የምመርጠው ያው ብዙ ምክንያት ከሌለኝ በስተቀር ብዙ ወደ ውጪ አልወጣም ወይንም ደግሞ አልሄደም ውጪ ላይ ብዙ አልመርጥም አንዳንድ ጊዜ ግን ያው በተለየ ምክንያት የምመርጥበት አጋጣሚ ሊኖር ይችላል። ግን ይህ አጋጣሚ ያው የተለያየ ነገር ሲኖር ልመርጥ እችላለሁ። ለምሳሌ ቤት ውስጥ በጣም ካልተመቸኝና ወይንም ደግሞ ለእረፍት ካልተመቸኝ በጣም ግርግር እና ጫጫታ ካለ ወይንም ደግሞ ማረፍ ካልቻልኩኝ ያው ውጪ መውጣትን እመርጣለሁ ማለት ነው። ውጪ ላይ ስሆን ደግሞ ለምሳሌ በጣም አረንጓዴ የበዛበት ቦታ ሊሆን ይችላል ያው እንደዚህ መናፈሻ ነገርም ቢሆን አንዳንድ ክፍት የሆኑ መናፈሻዎች አሉ። ያ ማለት አረንጓዴ ነገር የበዛባቸው ሆነው ያው ጸጥታ ነገር ያላቸው ያው ሜዳ ላይ ሆኖ ግን የተለያየ ዛፎች ኖሯቸው እዛ ስር ወንበር አስቀምጠው እና ያው ሻይ ቡና የሚያስተናግዱ መናፈሻዎች አሉ ያው አሁን ላይ ደግሞ በጣም እንደዚህ ያለ ነገር እየተሰራ የመጣበት ሁኔታ አለ። በጣም የሚያማምር እና ደስ የሚል መናፈሻ ነው። ሰዎች በጽሞና ያው ከቤት ውጪ ወጥተው ያው በጽሞና ለመቀመጥ ወይንም ደግሞ አንዳንዴ ያው ለማሰብም ሲፈልጉ ራሳቸውንም ለማዝናናት ወይንም ደግሞ ለመረጋጋት ሲፈልጉ ወደዛ ሄደው መቀመጥ ይችላሉ ማለት ነው። በቀላል ነገር ወይ ሻይ ወይ ቡና ብቻ በማዘዝ ራሱ እዛ ቦታ ላይ መቀመጥ ይችላሉ ማለት ነው። ውጪ ላይ እና በጣም አሪፍ ነገር ነው። ይሄ አሁን የተሰራው ይሄ ነገሩ በጣም ምርጥ ነው። እና በጣም የሚደገፍ የሚበረታታ የስራ ሂደት ነው ማለት ነው። እና በጣም በቃ የሚያማምር ሆኖ እንደዚህ ያው ከተማችን ውስጥም እናያለን አልፎ አልፎ እንደዚህ ያሉ ቦታዎች እየተሰሩ ነው። እና ያ በጣም ደስ ይላል። አረንጓዴነቱ የቦታ አቀማመጡ የሰሩት አሰራር በጣም በሚያምር መልኩ ተሰርቷል ማለት ነው። እንግዲህ እነዚህ ቦታዎች ያው ብዙ ነገር በውስጣቸው ይዘዋል አንደኛ ያው ኳስ ሜዳን የቅርጫት ኳስ የልጆች መጫወቻ ያው እንደዚህ ደግሞ አረፍ ብሎ መጽሐፍ ማንበብ ይቻላል። በጣም ሰፊና አረንጓዴ ቦታ ስለሆነ ደስ የሚል ነው አይምሮንም ያድሳል። ሌላው ግን ያው ከዛ በተረፈ ያለው ነገር በቤት ውስጥ ማሳለፍ በጣም ያስደስተኛል። አንደኛ ያው ቤት ውስጥ ሆኜ የተለያዩ ነገሮችን ልሰራ እችላለሁ። ለምሳሌ መጽሐፍ ላንብብ ማንበብ ሊሆን ይችላል። ወይንም ደግሞ ስለሆነ ነገር መሰልጠን ወይንም የተለያዩ ቪዲዮዎችን ማየት በዛ ዙሪያ ላይ የተሰሩ ቪዲዮዎችን ያው ራሴን ማስተማር በጣም ነው የምወደው። አዳዲስ ነገሮች ሲመጡ እነዛን ነገሮች ማየት መማር አሰራራቸውን ማወቅ በጣም ነው የሚያስደስተኝ። እና መሞከርም ያው በዛው ልክ እወዳለሁ። ስለዚህ ነገሮችን ደግሞ ለመሞከር ያው ቤት ውስጥ በጣም ተመራጭ የሆነ ቦታ ነው። ስለዚህ ቤት ውስጥ መሆን ደግሞ የምፈልገው ለዛ ነው። አንዳንድ ነገሮችን ያው በትርፍ ሰዓቴ እሞክራለሁኝ። ስራዎችን ሊሆን ይችላል። እንደገና ደግሞ የተለያዩ ብቻ የተለያዩ ነገሮችን ቪዲዮ ላይ የተለያየ ዩቲዩብ ላይ ሊሆን ይችላል ያዩዋቸውን ነገሮች ያው መስራት የምችለውን ወይንም በቀላሉ የማገኘውን እቃ ተጠቅሜ መስራት የሚችለውን ነገር እነዛን ነገር እንግዲህ እሞካክራለሁ። እና ለመስራት እሞክራለሁኝ ያው ብዙ ጊዜ አንዳንዴ አይመጣም አንዳንድ ጊዜ ደግሞ በተወሰነ መልኩ ይመጣል። ያው እንደዚህ ያለ ነገር ከብዙ ሙከራዎች በኋላ ነው። እንግዲህ ትክክለኛውን ነገር የምናገኘው ወይንም የተስተካከለ ነገር መስራት የምንችለው ግን ያው እነዚህን ነገሮች በጣም መሞከር ያስደስተኛል። ከዛ በተጨማሪ እንግዲህ ግቢ ውስጥ ግቢን ማጽዳት ቤትም ማጽዳት እቃ ማስተካከል በጣም ነው። የሚያስደስተኝ እቃ ማጠብ የመሳሰሉትን ነገሮች በጣም ይመቸኛል። እና እነዛን ነገሮችም አደርጋለሁኝ። ደስም ይለኛል። ለዛ

ወደ ስራ እንግዲህ አዎ እሄዳለሁኝ ወደ ስራ ወደ ስራ የሚሄደው ጠዋት ላይ ነው። ብዙ ጊዜ ስራ የምገባው። ወይንም ወደ ስራ የሚሄደው ምክንያቱም ያው ጠዋት ሁለት ሰዓት ላይ። ስራ ቦታ ላይ መገኘት ወይንም ደግሞ መድረስ አለብኝ። ስለዚህ ያው ብዙ ጊዜ ምን አደርጋለሁ አምስት ጉዳይ እና አስር ጉዳይ ሲሆን ስራ ቦታዬ ላይ እገኛለሁ ማለት ነው። በቀረኝ ደቂቃ እንግዲህ አንዳንድ ነገሮችን ላስተካክል እችላለሁኝ። እና ተረጋግቼ ያለውን ነገር ለማየት እሞክራለሁኝ። እና ወደ ስራ ያው በጧት ነው የሚሄደው ስለዚህ ጠዋት ላይ ነው የምገባው ማለት ነው። እንግዲህ ወደ ስራ ሲሄድ የተለያዩ የመጓጓዣ አይነቶችን እጠቀማለሁ። ከእነዚህም የመጓጓዣ አይነቶች ባጃጅን ያው ብዙ መንገዴን ባጃጅ ነው የምጠቀመው እና ባጃጅ እና ታክሲን እጠቀማለሁኝ። እንግዲህ ያው ባጃጅ ስንል ባለ ሶስት እግር የመጓጓዣ አይነት ነች። ወይንም ደግሞ ተሽከርካሪ ነች። ያው ባጃጅ ባለ አራት እግርም አለ ግን እኔ በሚሄድበት አካባቢ ላይ ያው ባለ ሶስት እግር ያላቸው ባጃጆች ናቸው የሚሰሩት። እና ይቺ ያው ባጃጅ በውስጧ የምትይዘው ሶስት ሰው ነው። አንዳንድ ጊዜ እንግዲህ ሹፌሮች ያው ለስራ ሲሉ ከፊት አንድ ሰው ይደርባሉ ወይንም ከጎናቸው ያስቀምጣሉ ያ ግን ህጋዊም አይደለም ተገቢም አይደለም። እንደዛ አድርገው እንግዲህ አራት ሰው የሚይዙበት ሁኔታ አለ። ግን በዋናነት ያው ከኋላ አንድ አግዳሚ ወንበር ነው ያለው። እና እዛ አግዳሚ ወንበር ላይ ሶስት ሰው ይቀመጣል ማለት ነው። ስለዚህ ያው ባጃጆች እንደሚታወቀው አጫጭር ርቀት ነው የሚጓዙት። ወይንም ደግሞ የሚሄዱት ስለዚህ ሁለት ባጃጆችን ከተጠቀምኩ በኋላ ከዛን ታክሲ እይዛለሁ ማለት ነው። ታክሲን ስናስብ እንግዲህ ያው ብዙ ሰው ነው የሚይዘው ወደ ከአስራ ሶስት በላይ ሰው በላይ ይይዛል። ታክሲ ላይም አንዳንድ ጊዜ እንግዲህ በጣም አጨናንቆ የመያዝ ነገር አለ ትርፍ መጫን ይባላል። ያው በአካባቢው የመንገድ ላይ ጠባቂዎች በተለምዶ ትራፊክ ብለን የምንጠራቸው ሰዎች ከሌሉ ተጨማሪ ሰዎችን ይጨምራሉ ትንሽ የተጨናነቀና ምቾት የሚነሳ ነገር ነው ይሄን ነገር አልወደውም። በታክሲ መሄድ ብዙ ጊዜ አልወድም ምክንያቱም አይነት ሰው ነው። የሚመጣው እና ምንድነው ከቤት ይዤ ወጣሁትን ጠረን ስራ ቦታ ይዤው ላልደርስ እችላለሁ። አንዳንዴ ይሄን ያልኩበት ትንሽ ያስገርማል። ግን ይሄን ያልኩበት ሁኔታ ለምንድነው? ታክሲ ላይ ስንሆን ሰዎች የተለያዩ ሰዎች ይመጣሉ እነዛ ሰዎች እንግዲህ የራሳቸው ጠረን ይኖራል። ግማሹ የታጠበ ይኖራል ያልታጠበ ይኖራል ያላበው ይኖራል። በዛ ላይ ደግሞ በጣም አጠጋግተው ስለሚጭኑ አንድ ላይ ትፍግፍግ ይላል። ያው በሩ ሲዘጋ በቂ የሆነ መስኮት ካልተከፈተ አየር የመውጣት እድሉ በጣም ዝቅተኛ ነው። እና በቃ ያው እንሟሟቃለን ማለት ነው። እዛው በጣም ደስ የማይል ነገር አለው። አንዳንዴ ያው የመንገድ ላይ ጠባቂዎች ሲኖሩ ነው የሚሻለው። ምክንያቱም በወንበር ልክ በተተመነለት ልክ ሰው ቁጥር ስለሚጭኑ የዛን ያህል አንጠባበቅም ማለት ነው። እና እንደዛ ሲሆን በጣም አሪፍ ነገር ነው። ግን ያው በታክሲ የምሄድበት ቦታ ትንሽ ረዘም ያለ መንገድ የሚሸፍን ነው። ታክሲዎች ይታወቃል ያው ከተማ ውስጥም ቢሆኑ ግን ትንሽ ረዘም ያለ መንገድን ታክሲዎች ናቸው የሚሰሩት። ረጅም መንገድን አይሰሩም። እና ያው በየቦታው ያቆማል ከዛ ደግሞ ሰው ያወርዳል እንደገና ደግሞ ትንሽ ልብ ብሎ ሰው ይጭናል ይሄ ነገሩ ትንሽ ታክሲ ላይ አሰልቺ የሆነ ነገር ነው። በተለይ ከቸኮልን ታክሲ መጠቀም ብዙም አይመከርም የሚሆን ነገር አይደለም። ምክንያቱም ሰዓታችን በጣም መንገድ ላይ ያልቅብናል። ሲጭን ሲያወርድ እንደገና ሲጭን ሲያወርድ በጣም ረጅም መንገድም ቢሆን መንገዱ ግን እሱ መጫን ማውረዱ በመሃል ላይ ሰአቱን ይወስደዋል። ስለዚህ በጣም እዚህ ላይ ጥንቃቄ አድርገን ነው ከቤት መውጣት ያለብን። ትርፍ የሆነ ሰዓት ወይንም ደግሞ ቀደም ብለን መውጣት አለብን ያንን ነገር አስበን ማለት ነው። ካለበለዚያ ከቸኮልን ሌላ አማራጭ መጠቀም ነው እንጂ የሚሻለው። መደበኛ ታክሲ ለመጠቀም ለቸኮለ ሰው አይሆንም ያስረፍዳል ማለት ነው። ያው እዛ ጋር ለምን ቆምክ ምናምን አይባልም። ለነሱ ስራ ነው ለባለታክሲው። ስለዚህ እንደዛ ስለሆነ ትንሽ እዚህ ላይ ያው ሰዎች ጥረት

እሺ ጥያቄው እንግዲህ የቅጥር ሂደት እንዴት ነው? ይላል የኔ የቅጥር ሂደት። እንግዲህ ኮንትራት ተብሎ የሚታወቀው የቅጥር ሂደት ነው። ይህ የቅጥር ሂደት እንግዲህ የጊዜ ገደብ አለው። ውል ወይንም ደግሞ ስምምነት የምንፈራረምበት። ገደብ አለው እስከዛ ጊዜ ገደብ ድረስ ነው መስራት የምችለው ማለት ነው። ከዛም በኋላ እንግዲህ እንደየ ስራው ሂደት ድጋሚ እፈርማለሁኝ ማለት ነው በዛ አይነት መልኩ ነው። የምሰራው ምንድነው? ይሄ የቅጥር ሂደት ላይ ስናይ ብዙ አይነት የቅጥር ሂደቶች አሉ። ወይንም የቅጥር ሂደት ማለት ያው የደሞዝ አከፋፈልን በተመለከተ በዋናነት ለመለየት እና ያው በዛ መሰረት ለመስራት ይረዳል። ለምሳሌ ቋሚ ቅጥር ተብሎ የሚታወቅ የቅጥር ሂደት አለ። ይህ ቋሚ ቅጥር የሚባለው የቅጥር ሂደት እንግዲህ አንድ ሰው አንድ መስሪያ ቤት ላይ ወይንም አንድ የስራ መደብ ላይ ተወዳድሮ ለዛ የስራ መደብ ብቁ ነው ተብሎ ተፈትኖ ካለፈና ከተመረጠ በኋላ እንግዲህ የሚፈርመው የተለያዩ ውሎች አሉ። የመጀመሪያው ውል ምንድነው? እሱ የሙከራ ጊዜ ውል ነው። ይህ የሙከራ ጊዜ ውል እስከ አርባ አምስት ቀን ይቆያል አንዳንዴ እስከ ስልሳ ቀን የሚቆይበት ሁለት ወር ያህል የሚቆይበት ሁኔታ አለ። ስለዚህ በዛ ሰዓት እንግዲህ የሰራተኛው ብቃትም በተለይ በስራ ላይ ያለው የስራ አፈጻጸም በደንብ የሚገመግምበት እና የሚታይበት ወቅት ነው። እና በዛ ወቅት እነዛን ካለፈ ወይንም ደግሞ አሪፍ ከሆነ በስራ አፈጻጸሙ የቋሚ ቅጥር ደብዳቤ ይመጣለታል ማለት ነው። ስለዚህ የቋሚ ቅጥር ደብዳቤ ይፈርማል እና ደብዳቤውን ይወስዳል ማለት ነው። ስለዚህ በዛ መሰረት ያ ሰውዬ እንግዲህ ቋሚ ቅጥር ነው ማለት ነው። ለዛ ድርጅት በዛ መሰረት ያው በሰራው ያው ሲሰራ በየወሩ በየወሩ ደሞዝ ይከፈለው ማለት ነው። ሌላው የቋሚ ቅጥር ጥቅም ያው የአመት እረፍት ይኖረዋል። ያ በአመት እንግዲህ አስራ አምስት ቀን ያህል እረፍት ይኖረዋል ማለት ነው። አንድ ሰው ያንን ያመት እረፍት እንግዲህ እንደየ ድርጅቱ ህግና ደንብ መመሪያዎች አላቸው በዛ መሰረት ያመት እረፍቱን መጠቀም ይችላል። አንዳንድ ጊዜ ያው የአመት እረፍትን ድርጅቶች ራሳቸው አስገድደው የሚያስወጡበት ሁኔታ አለ። አንዳንድ ወቅት ላይ ደግሞ ያው ለምሳሌ ሰራተኛው ችግር ሲያጋጥመው ወይንም የሆነ ነገር ሲሆን ከስራ መሄድ ካልቻለ እንግዲህ ያንን ያመት እረፍት ይወጣል ማለት ነው። አው ከደሞዙ ላይ ተቆራጭ አይሆንም። ግን ከዛ ከአመት እረፍት ቀኑ ላይ ተቆራጭ ይሆናል ማለት ነው እየተቀነሰ ይሄዳል ቀኑ እየተቀናነሰ ማለት ነው። ያው ብዙ ድርጅቶች ወይም መስሪያ ቤቶች ምንድነው? የሚሉት ያመት የሚወጣበት ሰዓት ድርጅቱ የድርጅቱ በስራ በቀዘቀዘበት ሰዓት ወይንም ደግሞ እዛ መደብ ላይ በጣም ሰውየው ተፈላጊና ስራው በጣም ከፍተኛ ከሆነ ያመት እረፍት ቢኖረውም መውጣት አይችልም በራሱ መብት ምክንያቱም ቅድሚያ ያው ለስራ ነው የሚሰጠው እና እንደዛ ስለሆነ እንዲህ ያሉ የተለያዩ ህጎች አሉ። በአጠቃላይ ይሄ የአመት እረፍት ይሰጣል ማለት ነው። በአመት ለአስራ አምስት ቀናት ያው ቆራርጦ መጠቀም ይችላል ማለት ነው። ከዛ በተጨማሪ ያው ኮንትራት ያልኩት የቅጥር ሁኔታ ነው ኮንትራት ሲባል እንግዲህ ለተወሰነ የጊዜ ገደብ የሚቆይ ቅጥር ውል ነው ማለት ነው። ስለዚህ ያ ውል ሰራተኛው የሚቀጥል ከሆነ ውሉ ባለቀ ቁጥር መታደስ አለበት ማለት ነው። ድጋሚ መፈረም አለበት ማለት ነው። ያው እሱም ለምሳሌ እንደየ ውሉ ነው ውሉ ረጅም ከሆነ ያው ለአመታት የአመት ከሆነ ያው እሱም የአመት እረፍት ይኖረዋል ማለት ነው። በዛ ስር የተካተተ ነው። የደሞዝ አከፋፈሉ እንግዲህ ያው በወር በወር ነው የሚሆነው ለአመት ውል ከተፈራረመ በዛ መሰረት እንግዲህ የቅጥር ሂደት አለ። ሌላው የቅጥር ሂደት የሚባለው እንግዲህ የቀን ቅጥር የሚባልም አለ። ይሄ የቀን ቅጥር የቀን ሰራተኛ በመባል ይታወቃል ያው ምንም አይነት ውል አይፈራረሙም በወረቀት ግን ያው በቀን መጥቶ ያለውን ስራ ይሰራል። ከዛ ለሰራበት ስራ ለዛ ቀን የሰራበትን ስራ ብር ይከፍነዋል ማለት ነው። ያው መጀመሪያ ላይ ሲመጡ በቀን ምን ያህል እንደሚከፈለው ተስማምቶ ነው የሚመጣው። ይሄ እንግዲህ የቀን ቅጥር

እሺ ጥያቄው ምን ይላል የምትመኘው የእረፍት ጊዜ ምንድነው? ይላል እንግዲህ የምመኘው የእረፍት ጊዜ በተለይ በቀኑ አመሻሽ ያለው ሰዓት ላይ ከአሥራ አንድ ሰዓት እስከ አንድ ሰዓት ድረስ ያለው የእረፍት ጊዜ በጣም ነው የሚመቸኝ እና እመኘዋለሁም። ምክንያቱም በዚህ ሰዓት ያው ከስራ የምወጣበት ሰዓት ነው። እንግዲህ ከስራ ወጥቼ እቤት ከገባው በኋላ የተለያየ ልብሴን ቀያይሬና ለቅለቅ ብዬ ወይንም ደግሞ እጄን ምናምን ተጣጥቤ ፊቴንም ታጥቤ ያው የተወሰነ ቀለል እንዲለኝ ቀን የዋልኩበት የተለያየ ነገር እንዲቀለኝ ፊቴን እታጠባለሁኝ። እና እግሬንም ታጥቤ ምንድነው ቱታ ነገር እለብሳለሁኝ እና የተወሰነ ሹራብ ከላይ ደረብ አድርጌ እወጣለሁ ማለት ነው። ወደ ውጪ እንግዲህ ምንድነው የምወጣው በዚህ በ በተለያዩ እጽዋት ባለበት አካባቢ ላይ መራመድ በጣም ያስደስተኛል እና ያ ነገር በጣም እረፍት ነው የሚሰማኝ። አንደኛ ነገር ስራ ላይ እያለሁ በጣም ልጨናነቅ እችላለሁ ወይንም ስለ ስራ ላስብ እችላለሁ። ድካም ይኖራል ውጥረት ይኖራል። ስለዚህ በዛ ሰዓት ያው እቤት ከገባሁ በኋላ እና ልብሴን ቀይሬ ቱታ ለባብሼ አይ መክሰስ ነገር ካለ የተወሰነ ቀለል ያለ ምግብ እመገባለሁኝ። ከዛም በኋላ ወደ ውጪ ነው የምወጣው ማለት ነው። ወይንም የተለያየ እጽዋት ባሉበት አካባቢ ላይ የተወሰነ እራመዳለሁኝ እና ያ ነገር በጣም እረፍት ነው የሚሰማኝ። ያው ተፈጥሮን በጣም አደንቃለሁኝ እና ተፈጥሮ በጣም ለውስጤ ለውስጤ ሰላም ይሰጠኛል። እኔ እንጃ ነፍሴ ከተፈጥሮ ጋር የተቆራኘች ነው የሚመስለኝ። እና ይህንን የእረፍት ሰዓት በጣም ነው የምወደው። ከዛ በተጨማሪ እንግዲህ እሁድን እሁድ ላይ ያለው የእረፍት ሰዓት በጣም ያስደስተኛል። ምክንያቱም እሁድ ጠዋት በጠዋት ተነስቼ ቀሚስ በመልበስና ከላይ ነጠላ ለብሼ ወደ ቤተክርስቲያን እሄዳለሁኝ። እንግዲህ ቤተክርስቲያን ላይ ቅዳሴ ስርዓት አለ ያኔ ቅዳሴ ስርዓት ቆሜ እከታተላለሁ ማለት ነው። ከቅዳሴ በኋላ የተለያዩ ስነ ስርዓት ወይም ዝግጅቶች አሉ። ለምሳሌ ያው የመዝሙር ስርዓት አለ። ሌላው ደግሞ ሃይማኖታዊ ትምህርት የሚሰጥበት ስርዓትም አለ። እነዛን ነገሮች መከታተል በጣም ነው የሚያስደስተኝ። ያው መዝሙርም አብሬ እዘምራለሁ መዝሙር ሲዘመር ያ ነገር ለውስጤ በጣም ሰላም ይሰጠኛል። ያው መጨረሻ ላይ እንግዲህ የመጨረሻ ጸሎት ይኖራል ያ የመጨረሻን ጸሎት ከተደረገ የጸበል መረጨት ስርዓት ይኖራል ወይንም የጸበል መረጨት ስነ ስርዓት ይኖራል እንግዲህ እዛ ጸበል እረጫለሁ ማለት ነው። በጣም ሰላም ይሰጠኛል። ያው መጨረሻ ላይ ወደ ቤት እመለሳለሁ። ቤት ከተመለስኩ በኋላ እንግዲህ ቁርስ እመገባለሁ እና የተወሰነ እረፍት አደርጋለሁኝ። ያው እሁድ እለት የተለያየ ከዛን እሁድ ከሰአት አካባቢ ላይ እንግዲህ ቤት ላጸዳ እችላለሁኝ በጣም አሪፍ የሆነ ስሜት ነው የሚሰጠኝ። ያው የእረፍት ሰዓትም ቢሆን ግን በጣም ደስ የሚል ስሜት አለው። እቤት ውስጥ ራሱ ማሳለፉ በጣም ደስ ይለኛል። አንዳንዴ ያው በጥሞና ሆኜ ቤት ውስጥ ራሱ በጣም ሰላም ይሰማኛል። እና ይሄ እሁድን የእረፍት ሰዓት በጣም ነው የምወደው። ሌላው እሁድ ላይ እንግዲህ የተለያዩ ሰዎችን ልጠይቅ እችላለሁ። ለምሳሌ የወለደ ዘመድ ወይንም ደግሞ ጎረቤት ሊኖር ይችላል። እንደገና ደግሞ ያው ጓደኞቼም ሊሆኑ ይችላሉ ብቻ የወለደች ሴት ካለች እሄዳለሁኝ እሁድ ቀን ነው እምሄደው ለመጠየቅ። እንደዛውም የታመመ ሰው ወይንም ደግሞ እንዲሁ ደግሞ ለመጠየቅ ለመገናኘት ከፈለኩኝ ያው እሁድ ቀን ነው ቀጠሮ የምይዘው ማለት ነው። እሁድ ከሰአት ወይንም ወደ ማታ አካባቢ ላይ እንደዛ አደርጋለሁ ማለት ነው። ስለዚህ እሁድን በጣም ደስ ይለኛል። ከዛ በተጨማሪ ማለት ነው የእሁድ እረፍት አሪፍ ነው። ያው ብዙ ሰዎችም እንደዛ ያደርጋሉ ብዬ እገምታለሁኝ። አብዛኛው ሰው እንግዲህ ከቤተሰብ ጋር የሚገናኘው ወይንም ደግሞ ዘመድ የሚጠይቅበት ቀን እሁድ ነው የሚሆነው። ያው ሌላ ጊዜ ስራ ስለሆነ ከስራ ደግሞ አብዛኛው ሰው ማታ ነው የሚወጣው ከአሥራ አንድ ሰዓት በኋላ ስለዚህ ሰው ጋር ለመሄድ

እሺ ጥያቄው ምን ይላል የምትወደው እንስሳ ምንድነው? ይላል እንግዲህ የተለያዩ እንስሶችን እወዳለሁ እንስሶችን በሁለት ከፍለን ወይም በሶስት ከፍለን እናያቸዋለን የቤት እንስሳት ተብለው የምታወቁት እንስሳቶች ናቸው ሁለተኞቹ ደግሞ የዱር እንስሳት ተብለው የሚታወቁ እንስሳቶች ናቸው ሌላው ደግሞ ያው አዋፋት አሉ እነዛ ናቸው ማለት ነው እንግዲህ ከቤት እንስሳት ስንነሳ በቤት ውስጥ የሚኖሩ ወይንም ከሰው ልጅ ጋር ተላምደው አብረው የሚኖሩ እንስሳት አሉ እነዚህ እንስሳትን እንግዲህ በደንብ በጣም እወዳለሁኝ ለምሳሌ ያህል ብንጠራ ድመት እወዳለሁ ያው ድመት በጣም ከሰው ልጆች ጋር ቁርኝነት አላት ከድመት የምወደው ክፍል ምንድነው ያው ድመት እንደሚታወቀው በጣም ጽዱ ነች እና የንጽህና ተምሳሌትም ነች ድመት ማለት ስለዚህ ድመትን በጣም ነው የምወደው ከዛ በተጨማሪ እንግዲህ ከድመት ባለፈ ያው ላም እወዳለሁኝ ላም እንግዲህ ከሰው ልጆች ጋር በጣም ቁርኝት አላት እና ዘርፈ ብዙ ጠቀሜታ አላት ምክንያቱም አንደኛ ነገር ራሷን ትተካለች ስለዚህ የምተካው ደግሞ ወንድም ልትወልድ ትችላለች ወይንም ደግሞ ሴት ጥጃ ልትወልድ ትችላለች ስለዚህ ያ ጥጃ አድጎ እንግዲህ ለተለያየ ነገር ይውላል ማለት ነው ይሄ ነገር በጣም አሪፍ የሆነ ነገር ነው ከዛ በተጨማሪ እንግዲህ አንድ ላም ስትወልድ ወተት ይኖራታል ማለት ነው። እንደሚታወቀው የላም ወተትን በጣም እንጠቀማለን ኢትዮጵያ ውስጥ ያው ሌላም ሀገር ላይ እንደዚህ አይመስለኝም እና ያው ከላም ወተት እንግዲህ ብዙ ጥቅም እናገኛለን ማለት ነው። ወተት ራሱ ያው ቅቤ ይወጣዋል ይሄ በጣም አርፊ የሆነ ነገር ነው ማለት ነው። ለምግብነት ራሱ ወተትም በራሱ ያው በተለያየ መንገድ ስለምንጠቀመው ላም በጣም ዘርፍ ብዙ ጥቅም አላት ማለት ነው። ከመውለዷ እና ራሷን ከመተካቷ በተጨማሪ እና ለአምን እወዳለሁ ሌላው ደግሞ ያው በሶስተኛ ላይ ከቤት እንስሳ አህያ አህያ በጣም ታስደስተኛለህ ምክንያቱም አህያ ያው እንደሚታወቀው ለመጓጓዣነት እንጠቀምበታለን እዚህ ኢትዮጵያ ውስጥ እንግዲህ ምንድነው የተለያዩ ጭነት ነገሮችን ወይንም የተለያዩ እቃዎችን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ አህያንን እንጠቀማለን። በተለይ ያው በገጠር አካባቢ ላይ እንግዲህ እህል ይዘው ወደ ከተማ ለመሄድ በሀያን የሚጭኑት ማለት ነው። ስለዚህ አሀያ ብዙ አገልግሎት አላት ገጠር ላይ ውሃ ለመቅዳትም እንደገና ደግሞ ይሄ ከአንድ ቦታ ወደ አንድ ቦታ እቃን ለማመላለስም ታገለግላለች ወይም ትጠቅማለች ማለት ነው ከዛ አንፃር ያው አሪፍ የመጓጓዣ መንገድ ነች እና በጣም ጠቃሚ ከመሆኑ አንፃር እወዳለሁኝ እንግዲህ ከዱር እንስሳት ውስጥ ስንመጣ ነብርን ነብር ያስደስተኛል አንደኛ ነብር በጣም ቀልጣፋ የሆነ የድሩ እንስሳ ነው ሌላው ነገር ነብር እንግዲህ በጣም የሚያደባና በጣም ያው አድብቶና በጣም ተወርውሮ ነው የሆነ ነገር የሚይዘው እና ያ ያ ነገሩ በጣም ይገርመኛል የሆነ ከዛ በተጨማሪ ደግሞ እንግዲህ ነብር ዛፍ ላይ የመውጣት ችሎታ አለው ከአራት እግር ኖሮት ግን ዛፍ ላይ ይወጣል እና ይሄ ነገሩ በጣም ነው የማደንቅለት ከዛ ያው አሁን ነብርን ስናይ አንድ ነገር በርቀት ካየ መሬት ለመሬት ነው የሚሄደው እንደዛ የሚያደርገው ለምንድነው ያኛው እንትን እንዳየው ነው እሱን እና በጣም ያደባል ወይንም ደግሞ መሬት ላይ ይተኛል የሆነ ነገርን ለመያዝ ሲፈልግ በሩጫ ወይንም ደግሞ እንደዚህ እንደዛ ነገር አያደርግም መጀመሪያ በጣም ትኩረት ይሰጣል ማለት ነው። ለነገሩ እና የነገሩን እንቅስቃሴ በጣም ይከታተላል ከምንም በላይ ከዛን ያን ከተከታተለና በጣም አስልቶ ነው መጨረሻ ላይ ለመያዝ ሙከራ የሚያደርገው ማለት ነው። እና ያ ሙከራውም ደግሞ ብዙ ጊዜ ይይሳካነታል እና በጣም ጎበዝ ታክቲከኛ ነው እና ዘዴን ይጠቀማል ማለት ነው። ያው ከእንስሳቶቹ ውስጥ ከዛ በተጨማሪ እንግዲህ ከነብር በተጨማሪ ደግሞ ሌላ ከአዋፋት ልሂድና እርግብ በጣም ታስደስተኛለች ማየት በራሱ እርግብን ያስደስተኛል እርግብ እንግዲህ የተለያዩ ከለሮች አላት አንደኛው እርግብ ያው ነጭ እርግብ ነች ይቺ እርግብ የሰላም ተምሳሌት ተብላ ትታወቃለች በሀገር

የስልክ ባትሪ ምን ያህል ጊዜ ይቆያል ነው የሚለው ጥያቄ እንግዲህ የስልኬ ባትሪ በጣም ረጅም ጊዜ ከቆየ ሁለት ቀን ሊቆይ ይችላል። የሚቆይበት ቀን ግን ምንም የማልጠቀምበት ከሆነ ነው። ይሄን ሁለት ቀን ያህል የሚቆየው ወይንም የሚዘገየው። ግን የምጠቀምበት ከሆነ ብዙ ጊዜ ያው አብዛኛውን ጊዜ አንድ ቀን ነው የሚቆየው አንድ ቀን ማለት እንግዲህ ሃያ አራት ሰዓት ነው። ስልኬን የእንትን ባትሪ የምሞላው ማታ ማታ ነው በአብዛኛው ጊዜ ቻርጅ የማደርገው ወይንም ደግሞ የምሞላው? ለምንድነው ማታ ማታ የማደርገው ቀን በተለያየ ምክንያት ስልኬን ልነካካ ወይንም ደግሞ እጠቀምበታለሁ ያው እችላለሁ ሳይሆን እጠቀምበታለሁ ያንን ስለምጠቀምበት ቻርጅ ለማድረግ ወይንም ደግሞ ለመሙላት ደግሞ ያው ደጋግሜ መንቀል አልፈልግም። ስለዚህ በአብዛኛው ማታ ላይ ቻርጅ አደርገዋለሁ ወይንም ባትሪውን እሞላለሁኝ ከዛም በኋላ አስቀምጣለሁ ነው። ጠዋት ላይ ያው ምን ጊዜም በአብዛኛው ጊዜ ጠዋት ጠዋት ላይ ስልኬ ባትሪ ሙሉ ነው የሚሆነው ማለት ነው። እና ያው ያው በብዛት ግን ለአንድ ቀን ነው የሚያገለግለኝ ያ ባትሪ ለምሳሌ ጠዋት ሙሉ ሆኖ አገኘዋለሁ ከዛ ሙሉ ቀን ስጠቀምበት ከዋልኩኝ ያው ማታ ያልቃል ማለት ነው። ስለዚህ ማታ መልሼ ባትሪውን እሞላለሁ ማለት ነው። በዛ መሰረት ነው ብዙ ጊዜ የምጠቀመው ያው አንዳንድ ጊዜ እንግዲህ ደግሞ ቀድሞም ሊያልቅ ይችላል በዛ ሰዓት ላይ ያው አደርገዋለሁኝ። ግን ምንድነው እሱ አሁን ለባትሪ እዚህ ጋር አንዳንዴ የባትሪ ጥራት የሚባል ነገር አለ አያያዝም በጣም ወሳኝ ይመስለኛል። ከዚህ ጋር ተያይዞ ምክንያቱም ያው ምንድነው የሚባለው ባትሪያችሁን ስታደርጉ ባትነቅሉ ወይንም ደግሞ ደጋግማችሁ አንዴ አንዴ እየሰካችሁ አንዴ እየነቀላችሁ ማድረግ ለባትሪው እድሜ ብዙ ጥሩ አይደለም ወይንም ደግሞ አይመከርም። ይባላል እንግዲህ ያው እዛ ዙሪያ ላይ ያሉ ባለሙያዎች እንደዛ ይላሉ። እና አንዳንድ ጊዜ ያው ባትሪዎችም ሲበላሹ ወይንም ከጥቅም ውጪ ሲሆኑ አያለሁ እንደዛ ያው ቤት ላይም እንደዛ አጋጥሞኝ ያውቃል። ያው አንዳንድ ባትሪዎች በጣም ዝቅተኛ ይመስለኛል ከዛ አንፃር መሰለኛ ያው ቶሎ የመበላሸት ነገር ይታይባቸዋል። እና ያው ባትሪ ሲበላሽ ብዙ ጊዜ ባትሪው ያብጣል። እና ይነፋል መሃል ላይ ይነፋል ማለት ነው። እና ያው በቃ አንድ ባትሪ ካበጠ ብዙም አገልግሎት አይኖረውም። እንደውም በፊት ላይ ባትሪ እነዚህ የትንንሽ ስልኮች ባትሪያቸው በጣም ያብጥ ነበረ እና ሰዎች ምን ሲያደርጉ አስተውላለሁ በብዛት ባትሪውን ያወጡና ፀሀይ ላይ ያሰጡታል እና ያን ፀሀይ የተወሰነ ነገር ካሰጡ በኋላ ባትሪውን ይጨምቁታል ወይንም ደግሞ ያኝኩታል ጫን ጫን ይሉታል ማለት ነው። ያ ያበጠውን ባትሪ ከዛ በተጨማሪ ደግሞ ለምን እንደሆነ አላውቅም ባትሪ ትንሽ የተወሰነ ቦታ ክፍተት ይኖራል ይሄ ነገር እንግዲህ ከምን እንደሚመጣ አላውቅም። ግን እንደዛ እመለከታለሁ በተለይ ትናንሽ ስልኮች እነዚህ ስማርት ስልክ የማይባሉት ቀደም ሲል የነበሩት ስልክ ላይ እንደዛ በጣም ክፍተት ይፈጥርና ያው ባትሪው በደንብ አይገናኝም ማለት ነው። ከእንትኑ ጋር እና እና ሰዎች በተለምዶ ምን ያደርጋሉ መሃል ላይ ያለውን ክፍተት ለመሙላት እንግዲህ ወረቀት አጣጥፎ መሃል ላይ ይከታሉ ያን ያህል እንግዲህ ያ ማድረጋቸው ምን ያህል ጤነኛ እንደሚያደርገው ባትሪውን አላውቅም። ምክንያቱም መንስኤው ምን እንደሆነ ራሱ እኔን እንጃ አይገባኝም። ብቻ ግን እንደዚህ ያለ ብልሽትም ተመልክቼ አውቃለሁ። ያው እነዚህ ነገሮች በተለይ እነዚህ ትንንሽ በሚባሉ ስልኮች ላይ ነው። የምመለከተው እና ከዛ አንፃር ብቻ ባትሪያችንን በጣም ጥንቃቄ አድርገን ብንይዝና አጠቃቀማችንን ብናስተካክል አሪፍ ነው ብዬ አምናለሁ። ምክንያቱም ባትሪያችን ረጅም ጊዜ እንዲያገለግለን ጠቃሜታ አለው ብዬ አምናለሁ። ከዛ አንፃር ስለዚህ ማንኛውም ሰው ያው ባትሪውን ቻርጅ ሲያደርግ በትክክል አንደኛ በትክክል ቻርጅ እያደረገ መሆኑን ማየት አለበት። ሁለተኛ ነገር ደግሞ በትክክል ያሉት መስመር ገመዶቹ በትክክል ስልኩ ላይ መሰካቱና ከኤሌክትሪክ ጋር መገናኘቱን ማየት አለበትና ማረጋገጥ አለበት። ምክንያቱም አንዳንድ ብልሽቶች በዚህ አጋጣሚ

የሞባይል ዳታ ትጠቀማለህ ወይ? ይላል ጥያቄው አዎ እጠቀማለሁኝ። ግን ያው በብዛት አልጠቀምም ብዙ ጊዜ ያው ስራ ቦታ ላይ በምሆንበት ሰዓት ዋይፋ አለ። እንግዲህ የተለያዩ ስራዎችን ስለምሰራ ያንን ዋይፋ ከኮምፒውተር ጋር ወይንም ደግሞ ጋር የተገናኘ ዋይፋይ ነው። ስለዚህ ስራ ቦታ ላይ በምሆንበት ሰዓት አልጠቀምም። ግን አንዳንድ ጊዜ ያው መብራት ሊጠፋ ይችላል መብራት በሚጠፋበት ሰዓት ዋይፋ ዋይፋይ ይቋረጣል። እና አንዳንድ መልእክቶች ስራን በተመለከተ የሚመጡ መልእክቶች ይኖራሉ። እነዛ መልእክቶች እንግዲህ ግዴታ መመለስ ካለብኝ ያው እነዛ መልእክቶች እንግዲህ የሚመጡት ከአለቃ ሊሆን ይችላል የተለያዩ ጥያቄዎች ወይንም ደግሞ ስራን አስመልክቶ የሚፈልጓቸው አይነት መረጃዎች ሊሆኑ ይችላሉ። ስለዚህ ያ አስቸኳይ የሆነ ነገር ከሆነ ስልኬ የስልክ ዳታ አብርቼ በስልኬ አማካኝነት መልስ እሰጣለሁ ማለት ነው። ስለዚህ የዛ ሰዓት ላይ ዳታ እጠቀማለሁኝ። ሌላው እንግዲህ ዳታ የምጠቀመው አንዳንድ ጊዜ ከቤት ውጪ ሆኜ የተለያዩ ነገሮችን እችላለሁ በግሌ እንደዛ ላደርግ እችላለሁ። እና ያው እነዛን ነገሮች ለማየት ዳታ አብርቼ ልጠቀም እችላለሁ ግን የዛን ያህል ብዙ ዳታ ተጠቃሚ አይነት ሰው አይደለሁኝም። እና ሌላው ያው ከዚህ በተጨማሪ እንግዲህ ስንመለከት የዳታ ያው ይቆጥራል ወይንም ደግሞ ያው ሂሳቡ ትንሽ ከፍተኛ ነው። ከዋይፋ ስናነጻጽረው ያው ዋይፋም የኢትዮ ቴሌኮም ነው የሚሰጠው የቴሌ ነው። ግን ዳታ ላይ ስንመጣ በጣም የመቁጠር አቅሙ ትንሽ ከፍተኛ ነው። በተለይ እነዚህ አሁን ይሄ ጥቅል የተለያዩ ጥቅል ተብለው የተዘጋጁ የኢንተርኔት አገልግሎቶች አሉ። እነዛን ነገሮች ጥቅል ካልሞላን በስተቀር ያው የሞላነውን ገንዘብ ወይንም ደግሞ ካርድ እንዲሁ ዳታ አብርተን ከተጠቀምንበት ወዲያውኑ ነው። የሚወስደው ወይንም ደግሞ ከፍተኛ በደቂቃ በጣም ብዙ ነው የሚቆጥረው። ስለዚህ ያው እንደዛ ራሱ አሁን በስልካቸው ዳታ የሚጠቀሙ ሰዎችን ምንድን ነው? የምመክራቸው ዳታ የሚጠቀሙ ከሆነ ጥቅል መግዛት አለባቸው። ያ ማለት የተወሰነ ብር ካርድ ያስገቡና ከዛም በኋላ በዛ መጠን የተቀመጡ የተለያዩ የኢንተርኔት አገልግሎት ጥቅሎች አሉ። ያው አማራጭ ይሰጣል እሱ ኮኮብ ዘጠኝ ዘጠኝ ዘጠኝ መሰላል አርገን ስንደውል በጹሁፍ መልክ ያመጣልናል አማራጮቹን እንግዲህ ይህ ጥቅል አንደኛ የእለታዊ ጥቅል አለ። እለታዊ የኢንተርኔት ጥቅል ለማለት እንግዲህ በአንድ ቀን ውስጥ ወይም በሃያ አራት ሰዓት ውስጥ የሚያልቅ ሲሆን ያ ጥቅል እንግዲህ የብር መጠን አለው። እሜጋ ባይት አለው ምን ያህል መጠን እንደሚያስጠቅምም እዛ ላይ ይጽፋል ማለት ነው። ሌላው ደግሞ ሳምንታዊ የጥቅል አገልግሎት አለ። እሱም የተለያዩ የብር መጠኖች አላቸው እነዛ የብር መጠኖች እንግዲህ ሜጋባይታቸው ወይም ጊጋባይት እያለ ይለያያል ማለት ነው። የኢንተርኔት ይዘታቸውን በዛው ልክ ይለያያል ማለት ነው የዳታ ይዘታቸው። በተጨማሪ ወራዊ አለ በወር ውስጥ የሚያልቅ ማለት ነው። ስለዚህ እሱም የተለያየ መጠን አለው አማራጮች አሉ እዛ ላይ። ከዛ ውጪ ያለው እንግዲህ ያልተገደበ ነው የሚለው የመጨረሻ አማራጩ ይሄ ያልተገደበ የኢንተርኔት ጥቅል ወይንም ደግሞ የዳታ አገልግሎት አይገደብም ማለት ነው። የትኛውንም ያህል ብንጠቀምበት ግን ብሩ ትንሽ ከፍተኛ ነው መጠኑን ባላስታውስም አሁን ከፍተኛ ነው ግን ያልተገደበ ሲሆን አይገደብም ያው ያው ለወር ያህል ሊያስጠቅመን ይችላል። የምንጠቀምበት ከፍተኛ መጠንም ቢሆን ቢወስድም ያልተገደበ ስለሆነ አይገደብብንም ወይም አልቅብንም ማለት ነው። እንግዲህ በዛ መልኩ መጠቀም ይችላሉ ዋይፋይ የሌላቸው ወይንም ደግሞ የሞባይል ዳታን አዘውትረው የሚጠቀሙ ሰዎች። ጎን ጎን ለጎን ይህንን አማራጭ ቢጠቀሙ ብዬ እመክራለሁኝ። ካለበለዚያ በጣም ያው በደቂቃ በጣም ብዙ ነው የሚቆጥረው እና ትንሽ አይመጣጠንም ይኽ የነገር ከፍተኛ ነው ያው እንደ ስልክ እንደምናወራበት አይደለም

ምን? ይላል ጥያቄው በመስኮት ጎን መቀመጥ ትወዳለህ ይላል አዎ እወዳለሁኝ ያው እንግዲህ መስኮት ጎን ላይ መቀመጥ በጣም ደስ ይለኛል። በተለይ ወደ ተለያየ ቦታ ላይ ስጓዝ ወይንም ደግሞ ስሄድ ከመስኮት ጎን መቀመጥ በጣም ያስደስተኛል ጥቅምም አለው። ብዬ አስባለሁ ከመስኮት ጎን መቀመጥ አሁን ለምሳሌ የተለያየ አውቶቢስ ወይንም ባስ ብለን የምንጠራው የትራንስ የመጓጓዣ ውስጥ ልንገባ እንችላለን። ወይንም ደግሞ ታክሲ ውስጥም ያው ብንገባ ምንድነው ከመስኮት ጎን ከሆንን አንደኛ ነገር ያው ከመስኮት ጎን ከሆንኩኝ ወደ ውጪ ለመመልከት በጣም አሪፍ የሆነ አጋጣሚ ይፈጥርልኛል ማለት ነው። ያው ወደ ውጪ ስንመለከት እንግዲህ የተለያዩ ነገሮችን እናያለን ከተማ ውስጥ አንደኛው በጣም የሚያማምሩ ህንፃዎችን መመልከት እችላለሁኝ ወይንም ደግሞ እመለከታለሁኝ። ሌላው ነገር የመንገድ ዳር ሳሮችን ወይንም ደግሞ የመንገድ ዳር ዛፎችን እመለከታለሁ አበቦችን እመለከታለሁኝ። ከዛ በተጨማሪ ደግሞ ያው አሁን ላይ እንግዲህ ያው መንገዳችን በጣም እያማረ ነው የመጣው የከተማ ላይ አስፋልት መንገዶች። ያው ዳር ላይ የተሰሩ የተለያዩ ነገሮች አሉ። የእግረኛ የብስክሌት ቦታዎች አሉ የእግረኛ መንገድ አለ። ከዛ ጋር ተያይዞ ደግሞ እንግዲህ የአረንጓዴ የሆኑ ቦታዎችም አሉ። እነዛን ነገሮች ማየት በጣም ነው የሚያስደስተው እና ደስ የሚል ስሜት ይፈጥራል ደስ የሚል እይታ ነው ያለው። ስለዚህ እነዛን ነገሮች ማየት ደግሞ በጣም ነው የሚያስደስተኝ። ሌላው ያው የመንገድ ላይ መብራቶችም አሁን በጣም ውብ እየሆኑ ነው በጣም ላይን ማራኪና ሳቢ እየሆኑ መጥተዋል ማለት ነው። አዳዲስ የሆኑ የመንገድ ላይ መብራቶች ተገጥመዋል። በተለይ ምሽት አካባቢ ላይ ከሆነ በጣም የሚያምር እይታ ነው ያላቸው። ከዛ በተጨማሪ እንግዲህ መንገድ ዳር ላይ ያሉ ፎቆች ደግሞ እላያቸው ላይ እንግዲህ የተለያዩ የሚያምሩ መብራቶች ተጠምጥሞባቸዋል ወይንም በሚያምር ቅርጽ ተደርጎባቸዋል ማለት ነው። እነዛን እንግዲህ አጠቃላይ ስናየው በጣም ደስ የሚል ስሜት ነው የሚፈጥርልን። በዛ ላይ ደግሞ ያው ይሄ በጣም ጽድት ያለና ጽዱ የሆነች ከተማ የሆነች ነው። ከተማችን እንግዲህ ይሄ ያው በመስኮት ስር መቀመጥ ያ ያን ነገር በደንብ ለማየት ለማጣጣም በጣም አሪፍ የሆነ ምቹ ቦታ ነው። ብዬ እገምታለሁኝ እና እንደዛም ነው ብዙ ጊዜ ደግሞ ያው እንደዛ መስኮት ስር ያለው ወንበር ነፃ ከሆነ ወይንም ሰው ካልተቀመጠበት እዛ ላይ ነው ፈልጌና መርጬ የምቀመጠው። በተጨማሪ እንግዲህ በተለይ ይሄ ፈጣን መንገድ ተብሎ የሚታወቀው ከአዲስ አበባ አዳማ ያለው መንገድ በጣም የሚያምር እይታ አለው። አንደኛ የመንገዱ በጣም ሰፊና ግልጽ ሆኖ ነፃ የሆነ መንገድ ነው። ከዛ በተጨማሪ እንግዲህ መንገዱ መሃል ላይ የተተከሉ የተለያዩ እጽዋቶች አሉ እነዛ እጽዋቶች ደግሞ ያው አበባ አብዛኞቹ አበባ አላቸው ወይንም አበባ አፍክተዋል ማለት ነው። እነዛ አበቦች እንግዲህ የተለያየ ከለር ነው ያላቸው። እና ሲታይ በጣም ምርጥ የሆነ እይታ አላቸው። እና ያው እዛ መስኮት ዳር ላይ ተቀምጬ ነው የምጓዘው ማለት ነው። እንዲህ ያለ ጉዞም ሳደርግ ያም በጣም ይስበኛል ተፈጥሮን ማየት ማድነቅ በጣም ደስ ይለኛል። ያው ስንጓዝ ደግሞ አንድ የምናርፍበት ቦታ ነው። ስለዚህ እረፍት እያደረኩ ይሄ የተፈጥሮን ውበት ማድነቅም ደስ ስለሚለኝ መስኮት ስር እቀመጣለሁ ማለት ነው። ሌላው ደግሞ እንግዲህ አውሎፕራን ላይ ስንሄድ ወይንም ባይሎፕራን ስንበር በጣም አይሉፕራን ላይ አየር ላይ ሆነን ወደ ታች ምድርን ወይንም ደግሞ መሬትን ስንመለከት እንግዲህ የተለየ እይታ ነው ያለው። ስለዚህ መስኮት ስር የተቀመጠ ሰው ይህን ነገር ለማየት በጣም ምቹ የሆነ ቦታ ነው የሚሆንለት። ወደ ውጪ ለመመልከት ምንም አይንጠራራም ብቻ ፊቱን መልስ አድርጎ ማየት ብቻ ነው የሚጠበቅበት። እና ያው መሬትን በደንብ ለማየት የተለያዩ ውሃማ አካላት ምን እንደሚመስሉ አየር ላይ ሆነን ለማየት በጣም ይረዳናል። ከዛ በተጨማሪ ደግሞ እንግዲህ ያው አይሉፕላን እንደሚታወቀው ከደመና በላይ ይበራል። እንግዲህ በዛ ሰዓት የተለያየ ዳመናማ እና ቀዝቃዛ ቦታዎች ላይ እንግዲህ የደመናው ቅርጽ በጣም የተለያየ ነው የሚሆነው። ያንን የደመና ቅርጽና የደመና ስብጥር ማየቱ በጣም የሚገርምና የሚያስደስት እይታን ይፈጥራል ማለት ነው። እና ይሄ ያው ተፈጥሮን የምናደ

ጥያቄው ምን ይላል ባህላዊ ልብስ ትለብሳለህ ወይ ይላል? አዎ ባህላዊ ልብስ እለብሳለሁ። እንግዲህ ያው በሀገራችን የተለያዩ ባህላዊ አልባሳታት አሉ ልብሶች አሉ። ወንዶችም ሴቶችም የሚለብሷቸው ልብሶች አሉ። እንደዛውም ደግሞ የተለያየ ብሄር ብሄረሰብ የሚገኝበት ሀገር ስለሆነ ያው የብሄር ብሄረሰብ የተለያየ ባህላዊ ልብስም አለ። እንግዲህ በዋናነት የሚታወቀው የኢትዮጵያ ባህላዊ ልብስ ከሽመና የሚሰራው ወይንም ደግሞ ከጥጥ የሚዘጋጀው ጥበብ በመባል የሚታወቀው በተለይ ሴቶች የምንለብሰው ቆንጆ የሆነ የሚያምር እና ነጭ የሆነ ባህላዊ ልብስ ነው ማለት ነው። ስለዚህ ይህን ባህላዊ ልብስ እንግዲህ በተለያየ ዝግጅቶች ሲኖሩ የተለያየ ዝግጅት ላይ የመልበስ ሁኔታ አለ እኔም አዘውትሬ እነዛ ዝግጅቶች ላይ እንግዲህ ባህላዊ ልብስ እለብሳለሁኝ። ለምሳሌ ያህል ለምሳሌ የሰርግ ዝግጅት ሲኖር እዛ ሰርግ ላይ እንግዲህ ባህላዊ ልብስ እለብሳለሁ ማለት ነው። ይሄ ጥበብ የሚባለውን ባህላዊ ልብስ እለብሳለሁኝ ያው ጥበብ ከአንድም ሁለት ሶስት አለኝ እንግዲህ ይህ ጥበብ ያው በተለያየ ቅርጽ ይሰራል። እና በጣም የሚያምር ነው በተለይ ያው በብዛት በረጅሙ ይሰራል እንግዲህ ጥበብ ያው ሰርግ ሲሆን ብዙ ጊዜ የተለመደ ነው። የሰርግ ጥሪዎች ሲኖሩ ሰዎች ጥበብ ለብሰው እኔንም ጨምሮ ያው ጥበብ ለብሼ ወደ ሰርጉ ቤት እሄዳለሁ። አንደኛ ያው እኔም በጣም ቆንጆ እሆናለሁ ሌላው ደግሞ እንግዲህ የሰርግ ዝግጅቱን በደንብ አድርጎ ያደምቃል ማለት ነው። ይህ ባህላዊ ልብስ ረጅም ቀሚስ ነው የተለያዩ በቀለማት ቅርጽ ባለው ቀለማት ይጠለፋል አንዳንድ ጊዜ ከላይ አንስቶ በፊት ለፊት በኩል ታች ድረስ የሚወርድ የሚያምር የሆነ ቅርጽ የቀለም ጥልፍ ሊጠለፍበት ይችላል። ሌላ እና ደግሞ ይሄ ከታች ያለው ዘርፉ በተለያየ ቅርጽ መልኩ ለምሳሌ በቤተክርስቲያን ምስል ሊሆን ይችላል አሁን ላይ እንደውም ይሄን ነገር በብዛት ይታያል። ከታች በኩል እንደዛ ተደርጎ በተለያየ ከለር ያማረ ተደርጎ ይጠለፍበታል ማለት ነው። እዚህ ነጩ ልብስ ላይ ሌላው ደግሞ እንግዲህ ወገብ አካባቢ ላይም እንደዛው ቀደም ይጠለፋል እና በሚያምር መልኩ ይዘጋጃል ማለት ነው። ሌላው ደግሞ ያው የተለመዱ የተለያዩ ጥልፎች እላዩ ላይ የሚጠለፉ ጥልፎች አሉ። እነዚህም ጥልፎች ደግሞ እንደዚህ እጀታ ላይ ተጨማሪ የሆነ ጥልፍ ተጠልፎ ይደረግበታል። ሁለቱም እጀታ ጫፍ ላይ ከዛም ደግሞ ይሄ ከታች ላይ ደግሞ ይሄ በዙሪያውን መስቀል አይነት ነገር ተደርጎም ይጠለፍበታል ማለት ነው። በተለያየ ከለር ያ ነገር እንግዲህ ይበልጥ ለቀሚሱ ውበት ይሰጠዋል። ከዛም በተጨማሪ እንግዲህ ለወንዶች የሚዘጋጁ በተመሳሳይ ሁኔታ የተለያየ ባህላዊ አልባሳት አሉ። አሁን ላይ እንደውም የተለመደው ለምሳሌ ባልና ሚስት ከሆኑ ያው ወንዱ ከስር ነጭ ሱሪ ይለብስና ከላይ ያለው ተመሳሳይ የሆነ ከእሷ ቀሚስ ጋር ወይንም ከሚስቱ ቀሚስ ጋር ተመሳሳይ የሆነ ባህላዊ ልብስ ይለብሳል ማለት ነው። እና ያው ጥልፉ ምናምን አንድ አይነት ነው የሚሆነው የወንዱም እንደዛ የመልበስ ነገር አለ ያው በተለያየ መልኩ ነው። የባህላዊ ልብስ የሚዘጋጀው እንግዲህ ኢትዮጵያ ውስጥ ለወንዶች ሱሪና እኮት በማድረግ ይዘጋጃል። ከዛ በተጨማሪ ደግሞ ያው እንደዚህ እጅ ሙሉ ተደርጎ እጃቸው ላይ ዳርና ዳር እጃቸው ጫፍ ላይ ጥልፍ ይጠለፍበታል የነሱም ያው የወንዶቹም እንደዛው ጥልፍ ይጠለፋል። ሌላው ደግሞ የወንዶቹ እዚህ ትከሻቸው ከፊት ለፊት በኩል ይሄ ደረታቸው አካባቢ ላይ የተለያዩ ቀለማት የያዙ ጥልፎች ይጠለፉበታል እለው ላይ እንግዲህ ይህ ጥልፍ ያው በእጅም ይጠለፋል። እና በጣም በሚያምር መልኩ ነው የሚጠልፉት የዚህ ያዳበሩ ባለሙያዎች አሉ ያንን ጥልፍ ይጠልፋሉ ማለት ነው። እና ያው ሲተይ በጣም ነው የሚያምረው ወንዶችም የሚለብሱት ከዛ በተጨማሪ እንግዲህ ያው ነጠላ እንጠቀማለን ሴቶች ነጠላን እንጠቀማለን። ነጠላም ያው ከባህላዊ ልብስ አንዱ ነው። በተለይ ቤተክርስቲያን አካባቢ ስንሄድ ነጠላ እናዘወትራለን ያው ሁሌም በሚባል ደረጃ ቤተክርስቲያንን ባዶአችንን አንሄድም ስለዚህ ነጠላንም እጠቀማለሁ። እና ያው በዚህ መልኩ ባህላዊ

እሺ ጥያቄው ምን ይላል የምትወደው መጽሐፍ ምንድነው? ይሰኛል እንግዲህ የተለያዩ መጽሐፍትን አነባለሁኝ ከሃይማኖት መጽሐፍ አንስቶ የተለያዩ ልቦለድ መጽሐፍ የልቦለድ ይዘት ያላቸውን መጽሐፍ አነባለሁኝ። በመጀመሪያ ያው እንደ መጽሐፍ ተብሎ ከተቆጠረ ለምሳሌ የጸሎት መጽሐፍን ነው በዋናነት የምወደው እንግዲህ በእኔ የክርስትና እምነት ተከታይ ነኝ። እና በዚህ መጽሐፍ በእኛ እምነት ውስጥ የተለያዩ ጸሎት የምናደርስባት መጽሐፎች አሉ። እንግዲህ እነዛን መጽሐፎች በጣም ነው የምወደው። ሁሌም በቀን በቀን እንግዲህ በቀን ሁለቴ ወይንም ደግሞ በቀን አንድ ጊዜ ያንን የጸሎት መጽሐፍ አነባለሁኝ ወይም ጸሎት አደርጋለሁ ማለት ነው። ያው ጸሎት ሳደርግ ማንበብ ነው። ስለዚህ ያንን የጸሎት መጽሐፍ አነባለሁኝ እና በጣም የምወደው ነገር የጸሎት መጽሐፍ ነው። ከጸሎት መጽሐፍ አንዱ ያው ውዳሴ ማርያም ነው የዘውትር ጸሎት ብለን የምንጠራው የጸሎት አይነት ነው። ስለዚህ እሱን በጣም እወዳለሁኝ። ሌላው ደግሞ እንግዲህ መዝሙረ ዳዊት ተብሎ የተዘጋጀ የሃይማኖታዊ መጽሐፍ ነው የጸሎት መጽሐፍ ነው። እሱም እሱንም እንግዲህ በጣም እወዳለሁ። ትንሽ ረዘም ያለ መጽሐፍ ነው ወይንም ሰፋ ያለ ነው። ስለዚህ ያው እሱንም በጣም እወዳለሁ። በሁለተኛ ደረጃ ሌላው ደግሞ እንግዲህ መጽሐፍ ቅዱስን ነው። ያው መጽሐፍ ቅዱስ እንግዲህ ከመጽሐፍ ከመጽሐፋት ሁሉ አንደኛ ነው የሚባለው ስለዚህ መጽሐፍ ቅዱስ ማለት ህግ ነው። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። ስለዚህ ያው ያንን በጣም እወዳለሁ። ብዙ ጊዜ ደጋግሜ የማንበብ ነገር የለም ግን በጣም ነው የምወደው አንዳንድ ጊዜ አነባለሁኝ። ያው ባነብ ደግሞ የበለጠ ወደፊት ባነብ ደስ ይለኛል እና አነባለሁ ብዬም እገምታለሁኝ። ከዛ በተጨማሪ እንግዲህ የተለያዩ ልቦለድ መጽሐፎች በጣም ይስቡኛል። ከልብ ወለድ መጽሐፎች ውስጥ እንግዲህ ይሄ እውነተኛ ታሪክ ላይ የተመሰረቱ ልቦለድም ሆኖ እውነተኛ ታሪክ ላይ የተመሰረቱ መጽሐፍ በጣም ደስ ይሉኛል። ያው የትርጉምም መጽሐፍ አንዳንድ ጊዜ አነባለሁ። ብዙም አይደለሁም ግን የትርጉም መጽሐፍ ላይ ለምሳሌ አሁን ይሄ የሃናን ታሪክ የሚል መፀሀፍ አለ። እሱ መጽሐፍ አረሳውም የትርጉም መጽሐፍ ነው። ይሄም መጽሐፉ እንግዲህ ተተርጉሞ በአማርኛ የቀረበ መጽሐፍ ነው። ከዛ በተጨማሪኝ እንግዲህ ያው ይሄ ከልቦለድ መጽሐፍት ስንወጣ የተለያዩ የስነ ህዋ ላይ የሚያተኩሩ መጽሐፎች በጣም ደስ ይሉኛል። በተለየ መልኩ ይስቡኛል እነዚህ መጽሐፍ ምክንያቱም ያው ስነህዋ ለየት ያለ ጥናት ነው። ምክንያቱም ያው አጠቃላይ መሬትን ጨምሮ ስላለው ስለ ህዋ ፍጥረት በሙሉ የሚያጠና መጽሐፍ ስለሆነ በጣም ነው ደስ የሚለኝ። እዚህ ዙሪያ ላይ የተጻፉ መጽሐፎችን በጣም እወዳለሁኝ። ያው በሀገራችን እንግዲህ የአንድሮሜዳ ይታወቃል ቁጥር አንድ ቁጥር ሁለት አለው። ይሄ አንድሮሜዳ እንግዲህ ዶክተር በዶክተር ሮዳስ ታደሰ የተጻፈ መጽሐፍ ነው። በጣም ጎበዝ ጸሐፊ ነው። መጽሐፉም እንግዲህ ስለ ጥንት ኢትዮጵያን የስነ ፈለግ ምርምር ወይንም ደግሞ ስለ ስነ ህዋ ስላደረጉት ምርምር እና ያው ስላለው ሳይንስ አጠቃላይ ነገር የያዘ ነው። መጽሐፉ ያው ስለ ስነ ህዋ እንግዲህ በስፋት የሚዳስስበት ነገር አለ ያው በየክፍሉ ከፋፍሎ በስፋት የዳሰሰበት ሁኔታ አለ። ይህ መጽሐፍ እንግዲህ ሁለት ክፍል ነው የተዘጋጀለት ይመስለኛል እኔ እስከማውቀው ድረስ። ክፍል አንድ ብሎ እንግዲህ በጣም ሰፊ የሆነ ትምህርት ነው። በውስጡ የያዘው በጣም ብዙ ርዕሶችን ለመንካት ሞክሯል። ያው እነዚህ ርዕሶች እንግዲህ ስለ ስነ ህዋን በተመለከተ እዛ ላይ ስለተደረጉ ጥናቶች። ጥንት ኢትዮጵያውያኖች እንግዲህ እንዴት ከዋክብትን ተከትለው ወይንም ወቅታትን ተከትለው ለከዋክብት የሰጡት ስያሜ እና አጠቃላይ እነሱ ስላጠኑት ነገርም ጭምር ነው ይዞ የሚዳስሰው ማለት ነው። በጣም ጥሩ በሆነ መልኩ ነው የቀረበው መጽሐፉ ያው እንዲገባን ተደርጎ ነው የቀረበው። ያው ብዙ አሁን ላይ ያለ ወጣት እንግዲህ ያው ጥንት ኢትዮጵያውያን ስለ ስነ ህዋ ያጠኑ አይመስለውም። እኔም አይመስለኝም ነበር ያው ከዚህ ይሄን መጽሐፍ ካነበብኩ በኋላ ነው ያወቅኩት እና በጣም ደስ የሚል

እሺ ጥያቄው ምን ይላል የስራ ግምገማ ታደርጋለህ ይላል? አዎ በሚገባ ያው የስራ ግምገማ አደርጋለሁ ይህ የስራ ግምገማ እንግዲህ በተለያየ ስብሰባዎች ላይ የሚቀርብ ግምገማ ነው። እንግዲህ እኔ በምሰራበት ቦታ በየሳምንቱ ሰኞ ሰኞ የስራ ግምገማ ስብሰባ አለ ይሄ የስራ ግምገማ ስብሰባ እንግዲህ የተለያየ ነገር በውስጡ ያካተተ ነው። አንዱና ዋናው ነገር እንግዲህ በሳምንቱ ውስጥ ምን እንደተሰራ የምንዘረዝርበት ወይንም ደግሞ እንደ ሪፖርትነት የምናቀርብበት ጊዜ ነው። ያው በመጀመሪያ ላይ እንግዲህ ልክ ግምገማው ሲከፈት በዚህ ሳምንት ውስጥ የሰራነውን ነገር ነው መጀመሪያ የምናቀርበው እያንዳንዱ ክፍል እንግዲህ ይህንን ነገር ያቀርባል። ስለዚህ እኔም ያው ባለኝ ክፍል እንግዲህ ወክዬ ይሄንን በሳምንቱ ውስጥ ያከናወኑን ነገር እንደ ሪፖርትነት አቀርባለሁ። አጠር አድርጌ ከዛን በመቀጠል ያው ከዚህ ባለፈው ሳምንት እንደ እቅድ ተደርገው ከተያዘው ፐርሰንት እየወረደ ከሆነ ወይንም አፈጻጸሙ ዝቅተኛ ከሆነ የነበሩ ችግሮችም በዛው ይገመገማሉ ማለት ነው። ያም የስራ አፈጻጸም ይገመገማል ወይንም እገመገማለሁ ማለት ነው። ከዛ አንፃር እንግዲህ ያው ዝቅተኛ የሆነ የአፈፃፀም ካለኝ ያ ነገር ከምን እንደሆነ በደንብ ይገመግሙኛል። እኔም ያው የተለያዩ ችግሮች ካሉ እንደ ችግር ብዬ የማነሳቸው ሀሳቦችን በዛው አያይዤ አነሳለሁ ማለት ነው። ስለዚህ ምንድነው እሱ የሚሆነው እዛ ሀሳብ ላይ ወይንም እዛ ማለት ከምን እንደመነጨ? ወይንም ያ ክፍተትን ለመሙላት ምን ምን ምን እርምጃዎች እንደተራመድኩኝ ወይንም ምን አይነት ዘዴዎችን የራሴን ምን አይነት ውሳኔዎችን እንደወሰንኩ ይሄም የምገመገምበት ወይንም የምጠየቅበት ሁኔታ አለ። ማለት ነው እንግዲህ እነዛን ነገሮች ለማቅረብ እሞክራለሁኝ። ከዛ በተጨማሪ እንግዲህ ያው ችግሩ ላይ መፍትሄ ሀሳብ ተብሎ የሚቀመጥ ነገር ካለ ከተለያዩ ከመሰል ስራ ባንደረቦቼ ሀሳብ እንዲሰጡበት ያው ሀሳቡ እንዲሰጡበት ውይይት ይደረጋል ማለት ነው። በዚህ ላይ እንግዲህ የተለያዩ ሀሳቦች የመፍትሄ ሀሳብ ተብለው የሚቀርቡ ሀሳቦች በአጀንዳ መልክ ይያዛሉ። እነዛ ሀሳቦች መልሶ ከተገመገመ በኋላ አብላጫ ድምጽ ያገኘበት ሀሳብ ወይንም ደግሞ አብዛኛው ሰራተኛ የተስማማበትን ሀሳብ ወደ ስራ እንዲውል ወይንም ደግሞ እንዲተገበር ይደረጋል ማለት ነው። ከዛ በተጨማሪ ደግሞ ተጨማሪ የሆነ እቅድ ወይንም ደግሞ ቀጣዩ ሳምንት ወይንም ሳምንቱ ምን ምን ማድረግ እንዳለብኝ ምን መስራት እንዳለብኝ ምን መፈጸም እንዳለብኝ ተጨማሪ የሆነ የስራ እቅድ ይሰጣል ማለት ነው። እንግዲህ ያለፈው ሳምንት በዚህ መልኩ እገመገምና ያው ቀጣዩ ሳምንት ደግሞ ምን ማድረግ እንዳለብኝ የስራ እቅድ ይሰጠኛል ማለት ነው። ያው እንግዲህ በዛ በስራ እቅድ መሰረት እንግዲህ ያንን የተሰጠኝን የስራ እቅድ በተሳካ ሁኔታ ለመፈጸም ወይንም ለመተግበር በጣም የበለጠ እተጋለው ማለት ነው። እንግዲህ ያው በዚህ መልኩ ያው በስብሰባ ተደርጎ የሚደረግ የስራ ግምገማ አለ ማለት ነው። ከዛ በተጨማሪ እንግዲህ የአመቱ መጨረሻ ወይንም በጀት መዝጊያ ተብሎ የሚታወቅ የሚታወቅ ወይንም እንደዛ የሚባለው ሰዓት ላይ ደግሞ እያንዳንዱ ሰራተኛ የሚገመገምበት ሁኔታ የአፈጻጸም ግምገማ ወይንም ደግሞ የስራ አፈጻጸም ግምገማ ተብሎ የየራሱ የሆነ መስፈርት ወጥቶ የሚገመግምበት ሁኔታ አለ። እነዚህ ግምገማዎች እንግዲህ በተለያዩ ሰዎች ነው የሚደረጉት እና ያ ግምገማ ሲደረግ በውስጡ ብዙ ነገሮችን ይዟል። አንድ ሰው ለምሳሌ ሰዓት አጠቃቀሙ ሊሆን ይችላል። ወይንም ደግሞ የበጀት አጠቃቀምም ይሆናል። ያው የየራሱ የሆነ ውጤቶች እዛ ጋር የተደረደሩ ውጤቶች አሉ። አጠቃላይ እንግዲህ እነሱ ውጤቶች ተደምረው ነው የመጨረሻ ውጤት የሚሰጠው ወይንም ደግሞ የመጨረሻ ውጤት የምናገኘው ማለት ነው። በዛ መልኩም እንግዲህ

እሺ የህዝብ ማመላለሻ ትጠቀማለህ ይላል ጥያቄው። አዎ የህዝብ ማመላለሻ እጠቀማለሁ እኔ እንግዲህ የግሌ የሆነ መኪና ወይንም ደግሞ መጓጓዣ የለኝም። ስለዚህ በምወጣበት ሰዓት ከአንድ ቦታ ወደ አንድ ቦታ ለመሄድ ስፈልግ የህዝብ ማመላለሻ ነው የምትጠቀመው ማለት ነው። እንግዲህ ያው ከተማችን ውስጥ የተለያዩ የህዝብ ማመላለሻዎች አሉ። አንደኛው የህዝብ ማመላለሻ የምንለው እንግዲህ ባጃጅ ብለን የምንጠራት ትንሿ የህዝብ ማመላለሻ ነች። ይቺ የህዝብ ማመላለሻ እንግዲህ በውስጧ ሶስት ሰው የምትይዝ አለች። ከዛ በተጨማሪ ደግሞ አምስት ሰው የሚይዝ አለ ማለት ነው። ያው ሁለት አይነት ባጃጅ ነው ያለው አምስት ሰው እና ሶስት ሰው የሚይዘው ባጃጅ ነው። እንግዲህ እነዚህ ባጃጆች እንደየ ቅርጻቸውና እንደየመጠናቸው የተመደቡበት ቦታ አለ። በዛ እነሱ የሚሰሩት በምድባቸው መሰረት ነው። እንግዲህ ያው እነሱ የተመደቡበት አካባቢ ላይም የሚሄድ ከሆነ በነዛ አጠቀማለሁ ማለት ነው። እንግዲህ ሶስት ሰው በምትይዘው እጠቀማለሁ እንደገና ደግሞ አምስት ሰው በሚይዘው እጠቀማለሁ። ሌላው ከዛ በተጨማሪ እንግዲህ ባህላዊ የመጓጓዣ ዘዴ አለ። አንደኛው ባህላዊ የመጓጓዣ ምንለው ይሄ ጋሪ የምንለው ነው ማለት ነው። ጋሪ ማለት ያው ፈረስ ጋሪ በመባል ይታወቃል። በእኛ ሀገር ላይ ይህ ጋሪ እንግዲህ አሁን ላይ ያው ከከተማ እንዲወጣ እየተደረገ ነው። በተለያዩ ይሄ ዳር ላይ ባሉ አካባቢዎች ላይ ይሰራል ማለት ነው። እና የተለያየ ጭነት ለመጫን ስንፈልግ ይህን ጋሪ እንጠቀማለን። ጋሪ እንግዲህ ያው ከፈረስ የሚዘጋጅና በእንጨት ተደርጎ የራሱ መቀመጫ ያለው ክፍል ነው ማለት ነው። ጋሪ ይህንንም እጠቀማለሁ። ሌላ እንግዲህ የከተማ ውስጥ ታክሲዎችና አውቶቢሶችንም በተጨማሪ ሁኔታ እጠቀማለሁኝ። ያው እለት ተእለት እንግዲህ ስወጣ ወይም ስንቀሳቀስ ታክሲዎችንም ሆነ ባስ የከተማ ባሶችንም የምትጠቀምበት ሁኔታ አለ ማለት ነው። ያው ከዚህ ጋር ተያይዞ እንግዲህ የከተማ ባሶች ወይንም ደግሞ ታክሲዎች በጣም ረጅም የሆነ መንገድ ይጓዛሉ። እንግዲህ ያንን መንገድ ለመጓዝ ስል እንግዲህ እነዚህ የባሶችን እና ታክሲዎችን እጠቀማለሁኝ።